በጣም ጥሩ ጥያቄ የጠዋት እለታዊ ተግባርዎ ምንድነው? የሚገርመው ነገር ጠዋት መነሳት በጣም ነው የሚያስደስተኝ። ለምን ቢባል። ጠዋት ከተነሳህ ለሚቀጥለው ሰዓት ወይም ቀጥለህ ለምንሰራው ስራ በጣም ዝግጁ ትሆናለህ። እኔ አሁን ለምሳሌ አስር ሰዓት አስራ አንድ ሰዓት ሁሌ እነሳለሁ። ሃያ ደቂቃ ምናምን ያው በእምነቴ ጸሎት አድርጌ ከዛ ማንበብ ካለብኝ ጊዜ ካለኝ መጽሐፍ አነባለሁ። ሌላ የቢዝነስም ሊሆን ይችላል ልቦለድ አነባለሁ። ከዛ የምሄድበት ስራ ቀለል ለምሳሌ እሁድ ቅዳሜ ከሆነ እስከ ሁለት ሰዓት እስከ ሶስት ሰዓት ባለው እንደዚሁ ኦንላይን ላይ ገብቼ ራሴን የራሴን አስተሳሰብ የሚያሳድጉ ቪዲዮዎችን አያለሁ። ወይም ኦንላይን ላይ የሚሰሩ ስራዎችን ለምሳሌ እንደ አፕወርክ እንደ ፋይቨር አይነቶች እንዴት እንደሚሰሩ እንዴት መስራት እንዳለብኝ። የውጭ ባንኮች የውጭ አካውንቶችን ለመክፈት እንደ ፓይኦነር ባይቢት ባይናንስ የመሳሰሉትን እንዴት መክፈት እንዳለብኝ እንዴት መጠቀም እንዳለብኝ። እንደ እነሱ አይነት ቪዲዮዎችን በማየት እቆያለሁ። ጠዋት ግን በቃ ቀድሞ መነሳት ዘርፈ ብዙ ጥቅም አለው። ምን ቢባል አሁን ደክሞ የነበረ እርግጥ የሰው ልጅ እየተኛ አይደለም ግዴታ ስምንት ሰዓት መተኛት አለበት። ጤነኛ ሰው ከሆነ ስምንት ሰዓት መተኛት አለበት። አቬረጁ እንደውም ከስድስት ሰዓት እስከ ስምንት ሰዓት ነው የሚል በቃ ስምንት ሰዓት መተኛት አለበት። ግን ቀድሞ መነሳትን የምደግፍበት ቀጣይ አሁን ስራ ይኖራል። ቀድሞ ከተነሳህ ምን መስራት እንዳለብህ እቅድ ታወጣለህ። በእቅድህ እንድትመራ ያደርጋል። እቅድ ካወጣህ ሌላኛው አሁን የመንግስት ስራ ከሆነ የሚሄድ አርፍዶ የሚነሳ ከሆነ ፊቱንም በደንብ ሳይታጠብ የሚያዙ ዶክመንቶችን እረስቶ ይሄዳል። የጥድፊያ ይችኮላ ምናምን ስለሚሆን ግን ቀድሞ የተነሳ ሰው ቀድሞ ይታጠባል። መያዝ ያለበትን ነገር የቢሮ ቁልፍ ሊሆን ይችላል መታወቂያ ሊሆን ይችላል። በቃ መያዝ ያሉባቸው እቃዎች ከመነሳቱ በፊት ቀድሞ ያዘጋጃል። ዛሬ ምን ምን ራሱንም የሚያዳምጥበት ሰዓት ያገኛል። ቀድሞ ሲነሳ ምን መስራት አለብኝ ምንድነው ምንድነው የሚይዘው ሰዓት ስለሚኖረው። ሲያረፍድ ግን ቁርስ መብያም ሰዓትም የለውም። በደምብ ታጥቦም ሚዞች የሚይዛቸውን እቃ አንዱን እቃ ይዞ አንዱን ይረሳል። ምክንያቱም የሩጫ ስለሆነ ልቡ የቢሮ ከሆነ የሚገባ ልቡ ቢሮ ነው ያለው አካሉ እዚህ ቢሆንም ልቡ ቢሮ ነው። ስለዚህ መያዝ ያለበትን እቃ ሳይዝ ሊሄድ ይችላል። እና የጠዋት እለታዊ ተግባራችሁ ምንድነው? ለሚለው በቃ ይሄው ነው። ቀደምም ይነሳሉ በነገራችን ላይ ተነ ቀድሞ ተነሳ ማለት ምንም ጥቅም አለው ማለት አይደለም ተነስተህ ወደ ተግባር የሚውል ከሆነ ነው። አስር ሰዓት ተነስቶ አስራ አንድ ሰዓት ተነስቶ ወደ ሶሻል ሚዲያ ገብቶ ሙዚቃም ዝም ብሎ ይሄንን የማይጠቅመውን ነገር የሚያይ ከሆነ ይሄ እንደተነሳ አይቆጠርም መተኛት ይሻለዋል። ግን ቀድመህ ተነስተህ ብዙ ነገር ማድረግ ይቻላል። አሁን ለምሳሌ አስር ሰዓት ከተነሳ ከአስር ሰዓት እስከ ሁለት ሰዓት ብዙ ታሪክ መስራት ይቻላል። አሁን እኮ ይሄው ዘጠኝ ሰዓት ተነሳሁ። ሰላሳ ደቂቃ የራሴን በእምነት ጸሎት አረኩ ከዛ በኋላ አርቴፊሻል ኢንተለጀንሲ ወይም ኤአይ ባቀረበልን የስራ እድል አማካኝነት እየቀረጥኩ ነው እስከ አስራ ሁለት ሰዓት ይህን እቀርጣለሁ። ከአስራ ሁለት ሰዓት እስከ አንድ ሰዓት ደግሞ ወደ ስራ ለማድረግ ዝግጅቴን አደርጋለሁ። በቃ ጊዜ አለኝ ነፍ ጊዜ ይኖረኛል ቀድሜ በመነሳቴ። በጣም ጥሩ ነው ብዬ አስባለሁ።

ማታ ከስራ በኋላ ምን ታደርጋለህ ነው የሚለው? ከስራ አስራ አንድ ሰዓት ተኩል ነው የምወጣ። አስራ አንድ ሰዓት ተኩል ጀምሬ ቤቴ አንድ ሰዓት ነው የምደርስ። ከሰኞ እስከ አርብ ነው የምሰራው በቃ አንድ ሰዓት ነው የምደርስ። ከዛ ከአንድ ሰዓት በኋላ በቃ መጥቼ ስራ ልብስ እቀይራለሁ። ከዛ እግሬን እታጠባለሁ። ቶሎም መተኛት ስለምፈልግ እራቴን እበላለሁ። ከዛ ጥርስ ቦርሻለው። ከቦረሽኩ ከበኋላ አንድ ሃያ ሰላሳ ደቂቃ ትንሽ አወራለሁ። ስራ ከሌለኝ ቀጥታ ሁለት ሰዓት ወደ መኝታ ተኛለሁ። ካለኝ ግን እስከ አምስት ሰዓትም እስከ ስድስት ሰዓትም ላመሽ እችላለሁ። ያንን ምሰራውን ስራ እየቆየው ግን አብዛኛውን እንደ እንደው አማካኝ ግን ሳየው ከሁለት ሰዓት እስከ ሶስት ሰዓት አብዛኛው የምተኛበት ስራ እተኛለሁ። ማታ ላይ ማታ ላይ የማመሽ ሰው ሳይሆን የጠዋት ሰው። ጠዋት በጊዜ ተኝቼ በጠዋት የምነሳ ነኝ። እና ማታ ላይ አብዛኛውን ምንም ስራ አልሰራም በቃ እንደመጣሁ ታጠብኩ ምናምን። በላው ቦረሽኩ ቀጥታ ወደ መተኛት ነው። ስራ ከሌለኝ እንደዚህ አይነት እንደዚህ በቃ አጭር አንዴም የማይገኙ አንዴ አንዴ የሚገኙ እድሎች። አንዴ ካመለጡ የማይገኙ እድሎች እንደህ አይነቱ ወይም ባለፈውም እንደጀመርነው እንደ ጄኒ አይነት ስራዎች። አንዴ ካመለጡ የማይገኙ ሰራዎች ሲመጡ ማታም አምሽቼም እንደዚህ ቀደሜም ተነስቼም ለመስራት እሞክራለሁ። እንጂ እንደ አጠቃላይ ማታ ከስራ በኋላ ምን ታደርጋለህ ለሚለው ምንም አላደርግም። ራሴን አዘጋጅቼ ወደ መኝታ ምንም ስራ አልሰራም። በቃ መጣው ልብስ እቀይራለሁ። እግሬን እታጥባለሁ ከዛ እራቴን በልቼ ጥርስ ቦርሼ በቃ አንድ ሃያ ደቂቃ ሰላሳ ደቂቃ አወራሁ ቢባል ነው። አወራለሁ ከቤተሰብ ጋር። ከዛ በኋላ ወደ መኝታ ምንም ጊዜ መግደል የለም። ከሁለት ሰዓት እስከ ሶስት ሰዓት ባለው በቃ በአማካኝ ሁሌ ተኛለው ማለት ይቻላል። እና ይሄ ነው ማታ ማታ ምንም አላደርግም።

አዎ በሚገባ ጥራት ያለው ስራ ማቅረብ በጣም ነው እምችለው። እንደውም እኔ አንድ ባህሪዬ ምንድነው? አንድን ስራ ከመስራቴ በፊት። በቻት ጂፒቲም ይሁን ዩቲዩብ ላይም ይሁን ስራው ምንድነው? እኔንስ ያዋጣል ወይ? ብሰራስ ደህና ክፍያ ይኖረዋል ወይ? የሚለውን በደንብ በፊት አጣራለሁ። ይሄ ስራ ስራ ይሄ ስራ ጥሩ ነው ብሎ ዩቲዩብ ላይ ስለለቀቀ ስራ አልጀምርም። ሁለት ቀንም ሶስት ቀንም ሊፈጅብኝ ይችላል። ራሴን ብቻ በማዳመጥ ስለዛ ስራ በደንብ አጠናለሁ። ካጠናሁ በኋላ ቀጥታ ወደመክፈት ነው የምሄድ። እምቢ ቢለኝ ራሱ አልከፈትም ቢል ደጋግሜ ደጋግሜ በኢሜል ሆኖ በኢሜል ከሆነ አሁን የሚከፈት አንዱ ኢሜል እምቢ ቢል ሌላ ኢሜል ከፍቼ እሱ እምቢ ቢል ሌላ ኢሜል። በቃ በተደጋጋሚ ስለዛ ስራ ካጠናሁ በኋላ ስለዛ ስራ እውነተኛነት ስለዛ ስራ ይከፍላል አይከፍልም። ብዬ ካሰብኩ በኋላ ለመክፈት ብዙ ዋጋ እከፍላለሁ። ብዙ ዋጋ እና ስራው ጥራት አለው ወይ? አዎ ምክንያቱም አስቤበት ፈለጌው ያለ ሰው ግፊት ስለሆነ የገባሁት። ስራው ጥራት አለው። ፈልገህ አስበህ የምትሰራው ስራ ከሆነ በጣም ጥሩ ነው። እንደ ምሳሌ ማየት እንችላለን አሁን ቢሮ ላይ በምንሰራበት ሰዓት ማታ አሁን አሁን ወደ ቢሮ እየሄድኩ ይሄን ስራ ይሄን ስራ ይሄን ስራ እኮ አልሰራሁትም ብዬ አስብና እሄዳለሁ። ማንም ኣላፊት ሳትመጣ ምንም የበላይ አካል ሳይመጣ ያችን ያሰብኳትን ስራ በደንብ እስከ ሶስት ሰዓት እስከ አራት ሰዓት አላፊዋ እስከምትመጣ ሰርቼ እቆያለሁ። ግን ብዙ ስራ አሁን ሳይኖር ዝምብሎ አንዳንድ ስራ ጠብ ጠብ የሚል ና ይሄን ስራ እየተባለ እንደ ግዴታ ስራ ስባል በልህ ያለ ፍላጎት ነው የምሰራው። በቃ ምክንያቱም ያለቅዴም ነው። በቃ ስራ ሳይኖርህ ዝም ብለህ እያዛጋህ አንዳንድ ስራ ሲመጣ ብቻ እንድትሰራ ካደረጉኝ እኔ ሞራል የለኝም። አስቤ ግን በቃ ዶክሜንቶችን በአንድ ጠርዝ አኑሬ ይሄ ይሄን መስራት አለብኝ ካልኩ በዴምብ አስተውዬ። ከሌላ ጋር እንዴ ብዙም ወሬ ሳላበዛ ወደ ዩቲዩብ ምናምን አይኔን ሳልተክል በደንብ። አንድ አንድ ሰዓትም ፈጀ ሰላሳ ደቂቃም ፈጄ አስተውዬ ሰርቼ። ጥሩ ሁኔታ ነው የማስረክብ ይሄ የምወድለት ባህሪዬ ነው። ሌላ በእውቀት ባላቸው ስራዎች ብቻ አይደለም በጉልበት ስራዎች ራሱ ያው ነው። ግጥም የሚያስጠላ ባህሪ እንዳለኝ አውቃለሁ ወይ? ለምን ቢባል። ሰው የሚፈልገውን ስራ እሱ የፈለገውን ነገር እሱ ያ በቃ እንዲደረግለት የሚፈልገውን ነገር። ማድረግ አልችልም አላደርግምም ሲጀምር። እኔ ፈልጌ በቃ በፕሮግራም አሁን አሁን ጠዋት ተነሳሁ አይደል ነገ የምሰራውን ስራ ፕሮግራም አወጣለሁ ያን ፕሮግራም የሚያደናቅፍ በምንም ነአምር እቢሮም ይሁን አልወድም። ቀን መስራት አለብኝ ካልኩ ከቢሮ ተነስቼ ወጥቼ እሰራለሁ። ፕሮግራሜ እንዲምታታ ስለማልፈልግ የቀኑን ብቻ አይደለም ማታ በቃ ስድስት ሰዓት ተኝቼ ዘጠኝ ሰዓት መነሳት አለብኝ ካልኩ ግዴታ እነሳለሁ። አንዴ አሳምኜዋለሁ ፕሮግራሜንም መጠበቅ ስላለብኝ ግዴታ እነሳለሁ እና አብዛኛውን ቤተሰብም ላይም ሊሆን ይችላል ስራ ቦታ ላይ እኔ እቅድ አቅጄ እነሱ ሌላ ስራ ቢያዝዙ። እሺ ስለማልል በቃ ገገማ ነው የሚሉ ይሄ የማውቀውም ነው ያለም ፀባይ ስለሆነ ይሄ አውቀዋለሁ። ግን እንቢ የምልበት ምክንያት ምንድነው? በቃ ጠዋት ላይ ያቀድኩት እቅድ አለ። አሁን አምሳ ቪድዮ መስራት አለብኝ ካልኩ አምሳ ቪድዮ ለመስራት በዛች በቅዷ ሰዓት ማድረግ አለብኝ ለዛ ነው። አይ ችግር የለውም ብዬ ሁለት ሰአቱን ብቀጣው ያን አምሳ ቪድዮ መስራት አልችልም ስለዚህ። ቀንን ቀን እየተካ ቀንን ሳምንትን ሳምንት ወር ወር እየተካ ነው የሚሄድ። እየወሰደ ስለሚሄድ በሰአቷ መጠቀም ስላለብኝ በዛ ምክንያት ነው። እና ያው ዋናው ጥያቄ ጥራት ያለው ስራ ማቅረብ ትወዳለህ በሚገባ? ምክንያቱም በእቅድ በፕሮግራም ስለሆነ እማደርጋቸው ያለ እቅድ የምሰራው ስራ ስራ አይደለም እውነት ለመናገር።

ስማርት ፎን ትጠቀማለህ ወይ? ያው መጀመሪያ ኖኪያ ይቺ ጢው ጢው ስልክ ነበር የምጠቀም። በእኛ አካባቢ ወጋየሁ ትባላለች እሷን ነበር በፊት የምትጠቀመው። ከዛ ወደ ዩኒቨርሲቲ ስገባ ሳምሰንግ። ኤስ ነው ምናምን በጣም አንደኛ ነበር የዛን ጊዜ አዲስ ነበር። ሰምሰንግ ስልክ ነበረኝ። ከዛ ከአመት በኋላ ደግሞ ያ ሳምሰንግ ጠፋ። ኖኪያ ሲዋን የምትባል በጣም ቀለል ያለች ስልክ። እሷንም መጠቀም ጀመርኩ አሁንም አለች። አሁን በቅርቡ ደግሞ ጥቂት ነው አንድ ስድስት ወር ወይም አራት ወር እንደዛ ቢሆን ነው። የሚያምር ሳምንት ሳምሰንግ ኤ ሰላሳ ስድስት የሚባል። ራማ አስራ ሁለት ጂቢ ሁለት መቶ ሃምሳ ስድስት ጂቢ ያለው። በጣም ይገርም በጣም ፈጣን ስልክ በቃ የምፈልገውን ነገር የላፕቶፕ ያህል መስራት የሚችል ይቅለለኛል። እንደውም ተኮምፒውተር አሁን ተኮምፒውተር ጋር በኮምፒውተር ተምሰራና በስልክ ስልኬ ነው በጣም ፈጣን ነው ኮምፒውተሮች አንዲፈጣን አይደሉም። እና ስማርት ስማርት ፎን ትጠቀማለህ የሚለው አወ? ያው እንደዚህ በጣም እንደ ትልልቆች ከዚህ የበለጠ ስልኮች አሉ። ለምሳሌ በዚሁ በሳምሰንግ ስንሄድ ኤሰላሳ ስድስት ነው ይሄን ኤሰላሳ ስድስት ነው። ኤሃምሳ ስድስት አለ ሰምሰንት በጣም ከዚህ ደግሞ በጣም ስማርት የሆነ ሌሎች አሉ። ይሄ አይፎን አይፎን ስነድ በጣም የሚገራርሙ አይፎኖች አሉ። እና እኔ እንደኔ ግን ከኔ ከዚህ በፊትም ከያዝኩት አንፃር አሁንም ካለኝ ስልክ አንፃር አሁን ላይ የገዛው ስልክ ለኔ ለኔ ስማርት ስልኬ ነው ብዬ አስባለሁ። ኤ ኤሰላሳ ስድስት ሳምሰንግ ስማርቴ ነው ለኔ

መብራት ሲቆረጥ ምን ታደርጋለህ ለሚለው? ከመብራት ጋር መቼም መብራት እጠግናለሁ የሚል እንትን የለኝም። ግን አሁን ማታ ከሆነ መብራት የተቆረጠ ቤት እንዳይጨልም ጠዋ የሚበሩ ነገሮችን ብርሃን የሚሰጡ ነገሮችን እንደ ሻማ አይነት ልናብራ እንችላለን። ሌላው የስልካችን ባትሪ ካላለቀ የስልካችንን ባትሪ በመጠቀም የማታን ጨለማ የመከላከል ስራ እንሰራለን። ሌላ መብራት ስለተቆረጠ የምንቀጥለው ነገር የለም እንደዚህ ነው። በቃ ግን እቤት ላይ ብርሃን የሚፈጥሩ ነገሮችን እናደርጋለን ስልክ ላይት ማብራት ሻማ ማብራት ሊሆን ይችላል። አለበለዛ ደግሞ በከሰል ወይም በእንጨት እሳት በማንደድ እቤት ላይ ብርሃን እንዲሆን በማድረግ እንደዛ እናሳልፋለን። ግን ዋነኛው ተግባር የው ይሄ ቤት ላይ ያለው ነው ዋነኛው ተግባር መብራት ሲቆረጥ ምን ታደርጋለህ? እንደ ግለሰብ ያን መረጃ ለሚመለከተው አካል እዚህ እዚህ ቦታ ላይ መብራት ስለተቆረጠ የምታደርጉትን ነገር አድርጉ ተቆርጧል መብራት እየሰራ አይደለም ብሎ ለሚመለከተው አካል መረጃ መስጠት። ከዛ እነዛ እሚመለከታቸው አካል በሰአቱ መጥተው እሚስተካከለውን አስተካክለው መብራት እንዲመለስ እንዲያደርጉ ማድረግ ነው። ዋነኛው የኛ ሀላፊ

አዎ በደንብ ነው የማሰላስለው። እንደውም አሁን አሁን ሲጀመር በጣም በጣም እያሰላሰልኩ ምክንያቱም በቃ የሆነ ጫካ ቦታ ሊሆን ይችላል። የሆነ በመዝናኛ ቦታ ሊሆን ይችላል። የሆነ በቃ ረዘም ያለ መንገድ ላይ ሊሆን ይችላል። ብቻህን ስትጓዝ ጥያቄህ ጥያቄና መልሱ ራሱ ግለሰብ ላይ ብቻ ነው። አንዱ አንዱ አንዱ ጭንቅላቱ ይጠይቃል አንዱ ጭንቅላት ደግሞ ይመልሳል። አይ ይሄ ይሆናል ይሄ አይሆንም ሙግብ ላይ ግለሰብ እዛው ከራሱ ጋር የሚጣላበት ሰዓት የማሰ የማሰላሰል ሰዓት ነው። ይሄንን በጣም የተጠቀምኩበት ነው ብዬ አስባለሁ። በጣም አሁን ከዛሬ ሁለት አመት ሶስት አመት በኋላ በጣም ብቻየን የማሳልፍባቸው በጣም ሀይለኛ ሰአቶች አሉ። እሱ ምንድነው፣ በቃ የሆነ እቅድ ለማውጣት አለ። አንዱ የማሰላሰል ስራ ነው። ወደ ፊትስ ምን ይፈጠራል? ስናይ አሁን፣ እንደ ሀገርም እየዞርን ስናይ፣ እንደ ከተማችንም ስናይ በጣም ትቶን እየሄደ ነው ጊዜው። አለም በጣም እየሮጠች ነው ያለ። እኛ እየተከተልንም አይደለም። ጥቂት ሰ ሰዎች የሆነ ነገርን በመጠቀም ሲለወጡ ነው የምናይ። ለምሳሌ ዲጂታል ላይ ሊሆን ይችላል። በአንዴ ተጠቅመው ሲለወጡ ነው የምናይ። በንግዱም ስናይ በአንዴ የሚለወጡ አሉ። እንዴት ብሎ ሲጠየቅ እነሱ የሆነ ግብ የሆነ አላማ አስቀምጠው በመንቀሳቀሳቸው ነው። እና አሁን አሁን በደንብ ነው እያሰላሰልኩ ያለሁት። ምን እያደረኩ ነው? ምንድነው ማድረግ ያለብኝ? ወደፊትስ እጣ ፈንታዬ ምንድነው? የሚለውን ይሄ የዘወትር ጥያቄ ነው። ምክንያቱም አንድ ሰው በወጣትነቱም ምንም ሰርቶ ሊበላ ይችላል። ምንም ችግር የለውም ለመብል። ግን ከሰላሳ ከሰላሳ አምስት አመት በኋላ ማንም ጀግና ይሁን ራሱ ወገቡ እንዳይሰራ ያደርገዋል። ስለዚህ በሃዮች እስከ ሰላሳ ባሉዎች ሀብት ያላካበት ከዛ በኋላ ሀብት ለማካበት ሀብትን ለማካበት ይቅርና ራሱን በራሱ ለማስተዳደር በጣም አስቸጋሪ ነው የሚሆነው። ምክንያቱም አሁን በዚህ እድሜ ባለኝ እድሜ ማገላብጠውን ድንጋይ የዛን ጊዜ ማገላበጥ ስለማልችል አሁን ግን የፈለኩትን ነገር ማድረግ የምችልበት ሰዓት ላይ ነው። ምንም ማለት ነው። የጉልበት ስራም አርግ ምንም አርግ ምንም ያግድህ በቃ ሁሉን ነገር ማድረግ የሚቻልበት ሰዓት ላይ ነው። እና ይሄን ለመጠቀም ስል በደንብ እያሰላሰልኩ ነው። በደንብ በተለይ ይሄ ጠዋት ጠዋት መነሳቴ በጣም ራሴን እንዳዳምጥ ራሴን ሶፋ ላይ ዝምብዬ መኝታየ ላይ ተኝቼ አሁን አስር ሰዓት ተነሳሁ አይደል፣ ከአስር ሰዓት ጀምሬ እስከ አስራ አንድ ሰዓት የሆነ ፕሮግራሚንግ ተጨረስኩ፣ ከአስራ አንድ ሰዓት እስከ ሰዓት ከሃያ እስከ አስራ አንድ ሰዓት አስራ አስራ አንድ ሰዓት ጀምሬ እስከ አስራ አንድ ሰዓት ከአስራ አምስት ድረስ ዝምብየ ምንም ሳልነካ ምንም ሳላይ ብቻየን ዝምብዬ አወራ አስባለሁ። ምንድነው፣ ምን እየተካሄደ ነው፣ ምን መሆን አለበት፣ የሚለውን በደምብ ነው ማሰላሰል። አስፈላጊም ነው። በመጠኑ ሲሆን። ተመጠን በላይ ሳይሆን ግን ምን እያደረኩ ነው፣ ምንድነው እሱ ወደፊት እጣፈንታዬ፣ ምንስ ማድረግ አለብኝ፣ የሚሉትን ራስን መጠየቅ ይገባል ብዬ አስባለሁ። ምክንያቱም ምን ላይ እንዳለን ለመፈተሽ ስለሚረዳ። ይሄንን ይመስላል።

በጣም ጥሩ ጥያቄ ዝናብ ሲዘንብ ምን ታደርጋለህ? ያው እኔ አሁን ነው ወደ አዲስ አበባ የመጣሁት ሙሉ እድገቴ ገጽር አካባቢ ነው። በእርሻ በሚተዳደሩ በቃ ሁሉ ነገር እርሻ ላይ የተዳደረ ነው። እና አሁን እዛ ዝናብ እንደ ከተማ አሁን ዝናብ ሲዘንብ ጥላ ይዘህ ትከላከለዋለህ። እዛ ግን አሁን በክረምት ጉልጓሎ እሚባል አለ። በጉልጓሎ ወቅት ከሆነ ምንም ዝናብ ቢዘንብ ምንም ዶፍ ቢጥል። መቀ መቀመጥ አያስችልም ጉልጓሎ ከሆነ በቃ እየተደበደብክ መዝረም መጎልጎል አለብህ። በሌላው ግን ከሆነ አሁን ዝም ብሎ እርሻ ብቻ ከሆነ እ ሌላ በአጋጣሚ ወጠህ ከሆነ ኮሽኩሹ እሚባል አለ ባህላዊ የዝናብ መከላከያ እሱን ይለበሳል። ኮሽኩሹ ማለት ተማራበሪያ ይሄ ለሚዘራው ጤፍ ላይ እሚዘራው ማዳበሪያ ከእሱ ላይ የሚወጣ ነው። ኮሽኩሹ ማለት እሱን ለብሶ ይከላከላል። ሌላው ሻል ሲል ደሞ ጥላ ይይዝና በጥላ ይከለከላል። በቃ ዞሮ ዝናብ እማያስገቡ ነገሮችን እየተጠቀምን እንከላከላለን። በየአካባቢያችን ቤቶች ካሉ ወደ ቤት በሮጠን በመጠጋት ዝናብን እንከላከላለን። ግን ዋነኛው አዛና ከጽር ላይ እንደነበረው ዋነኛው መከላከያችን ኮሽኮሾ ነበር። ሁሉም ሰው ኮሽኮሾ ወይም ጥላ ይይዝና እርሻ ቦታ በዘነበ ቁጥር ያችን ሎብሶ ቁጭ ይላል። እንደዚህ እያደረግን ነው እምንከላከለው።

አዎ ነገሮችን በስርዓት ነው እማስቀምጥ። የሚገርመው። አሁን ዩኒቨርሲቲ ከገባሁ በኋላ። ለምናገራቸው ነገር በጣም አስተውዬ ነው። አስቤበት አብዛኛው ሰዓት በጣም ዝም እያልኩ ነው። አሁን አሁን እንደውም በጣም ዝምተኛ እየሆንኩ ነው። ለምን? ቢባል ብዙ ነገር አለ። ትንሽ ነገር ስትናገር አሁን ሰው ምንድነው? ይሄ የሶሻል ሚዲያ እየተጠቀመ ጭንቅላቱ ሊሰበሰብ አልቻለም ብትንትን ያለ አስተሳሰብ ነው ያለው። እና አንድ ነገር ስትናገር አንዱ ወደሚፈልግበት ይጠመዝዛል። አንዱ ወደሚፈልግበት ይመዝዛል። ስለዚህ ትሸከማለህ። በነገራችን ላይ። ፈጣሪ ራሱ ሲፈጥር ሰዎች ብዙ እንዲሰሙ ጥቂት እንዲናገሩ ነው። ሁለት ጆሮ አንድ አፍ አርጎ የፈጠረ ለዛ ነበር አሁን ገለበጠው። በአንድ አፉ ብዙ ይናገራል። በጆሮ ትንሽዬ ይሰማል። እና መግባባት አልተቻለም። ተናግረህ ራሱ ወደ ሌላ ስለሚጥመዘዝ ዝም ትላለህ እና ነገሮችን በስርዓት አስቀምጣለሁ በጣም በስርዓት እምታስቀምጠው። እቤትም ይሁን መስሪያ ቤት። መናገር ካለብኝ ሰላሳ ደቂቃ ሰጥቼ ስለዚች ጉዳይ ብቻ እንድናገር አደርጋለሁ። ለምሳሌ አሁን መስራቤት ስብሰባ ይደረጋል በወር በሁለት ወር ያለ ችግሩን ከማናጀሯ ሳይቀር ቀጥታ እንምናገር። በቃ ይሄ እማይሆን ነገር ነው። ይሄ ይሄ ይሄ የኔ ችግር አለብኝ ይሄ ችግሬ ነው በዚህ በዚህ ምክንያት ነው። በደንብ ነው ማስቀመጥ። እኔ አሁን አብዛኛውን መስሪያ ቤትም ጓደኛ ምናምን አልይዝም ለምን ጊዜ እየባከነ ስለሆነ። ምሳዬን እበላለሁ ወደምፈልጋት ቦታ ቁጭ ብዬ እምሰራውን ስራ እሰራለሁ። እና ከእነሱ ጋርም ብዙም ቡና ስጠጡ ይሁን የሆነ ነገር ፕሮግራም ሲያደርጉ ብዙም ስለማልሳተፍ። እሱን ሁሉ በደንብ ነበር እናገራለሁ ስብሰባ ላይ። እኔ የመም የመም መጫወት አልፈልግም ብዬ አይደለም። አንድ ማን ናቸው እዝናናለሁ ግን እኔ ራሴ የምሰራው ስራ ስላለ በጣም ጊዜ እያጣረኝ ስለሆነ። ለዛ ነው አብሬ እያሳለፍኩ የሌለ ቅር እንዳይላችሁ ብዬ ነገሬን በደምብ አብሰልስዬ አጣርቼ በደምብ ነው እማስቀመጥ። ዋነኛው ግን እንደዚህ ዋነኛው ነገሮቻችን በስርዓት እማስቀምጥበት በመናገር አይደለም። ተግባሬ ራሱ ነው በቃ። የምተገብረው ተግባር አንዴ አድርጌ አንዴ የምተው አይደለም። በዛ ሰዓት ማረግ እምችለው። አሁን ለምሳሌ እኔ ከስራ አመጣለሁ አይደል? ከስራ መጥቼ እግሬን መታጠብ ቅድሚያ በቃ ግዴታ ልምዴ ነው። እንደማደርገውም ያውቃል ቤተሰብ ከዛ አራት በልቼ ከዛ ጥርስ ቦርሼ እንደማደርግ የታወቀ ነው። ይሄ ተናግሬው አይደለም በተግባር በተግባር እንደተናገርኩት ቁጥር። ነገሮችን ብድግ ውሻውን አሁን አስራ አንድ ሰዓት ይነሳል ወይ ጌትነት ሁሌም እምነሳ። እነሳለሁ ብዬ ነግሬያቸው አይደለም ቤተሰብ ስለምንነሳ ስለሚያዩ እሱ አስራ አንድ ሰዓት ይነሳል። ይሄ በተግባር የሚነገር ነገር። በተግባር በስነ ስርዓት የሚደረግ ነገር ስለሆነ። ስለዚህ እኔ ነገሮችን በስራ ሰዓት አስቀምጣለሁ ብዬ አስባለሁ።

በጣም ጥሩ ጥያቄ ስለቤተሰብ ንገረኝ። እንግዲህ ቤተሰብ እያልኩ ነበር ቅድም ሙሉ ዕድገታቸው ገጸር ነው የሚኖሩት በእርሻ ነው በአብዛኛው የሚተዳደሩት በቃ ሙሉ በሙሉ በእርሻ ነው። እና ገጸር ማህበረሰብ ደሞ እንደዚህ በአለማዊ ወይም በአውሮፓውያን ባህል የተበረዘ አይደለም። ራሱን የቻለ ባህል ያለው ራሱን የቻለ ወግ ማረግ ያለው። ልጅ ራሱ ሲያድግ በጣም በስነ ስርዓት የሚያሳድግበት ቤተሰብ ጋ ነው ያደግነ። እኔ ካጠፋው የኔ ቤተሰብ ብቻ አይደለም የሚቆጡኝ ጎረቤት። ራሱ ይቀጣሃል። ስትጣላ ከገኘህ ቀጥቶ እንደ ልጁ ነው የሚሰድህ በጣም የሚያምር በቃ የሚገርም ባህል። እኔ እንደውም አልረሳውም አንድ አለ። በጣም ይኸው ትልቅ የሚባል አይደለም። ግን ወጣት ነገር ሆኖ ይሄ እድሜው ትንሽ ከፍ ያለ ነው። እና እንዲህ ቁማር ምናምን እንጫወታለን እየተሰባሰብን ምናምን እና ልክ ይመጣና ትልቅ ትልቅ ድንጋይ እያሸከመ በንብርክካችን ይነዳ ይነዳን ነበር። በቃ የእከሌ ልጅ ናቸው ብሎ አይተውንም። ማንም ያገኘህ ሰው ይቀጥሃል ስታጠፋ ታገኘህ በጣም የሚገርም። ሌላው በቃ ስለ ቤተሰብ ምንድነው? ብትል ራሱን የቻለ ባህል አለው። የሆነ ባህል ይደረግና እኔ የሚገርመኝ ይሄን እንደኛ አካባቢ ሰውን ድግስ ና ብላ ብለው አስር እንጀራ ስምንትም እንጀራ ሊሆን ይችላል። አንድ ድስት ወጥ አንዱ ማንቆርቆሪያ ጠላ አድርጎ ይዞ ነው የሚመጣ ና ብላ ድግስ ብለህ ጠርተኸው እኮ ነው። በቃ የሚገርም ባህል ነው ያለን የሚገርም። ምኑ ይነገራል። ለምን አስደነቀህ ልትል ትችላለህ? ያ ፕሮግራም በሚደረግበት ያ ድግስ ወይም በሚደረግበት ሰዓት ተሰባስቦ ራሱ ያሁሉ ህዝብ ማውራት በጣም ጥሩ ነው። እንደ ቤተሰብም ይሁን እንደ ሀገርም ይሁን። ተሰባስበህ የሆነ ሀሳብ መነጋገር በጣም ነው የሚጠቅም። ለምን ብዙ ሰው ከውጭ ስታየው ደህና የተመቸው ምናምን ሊሆን ይችላል። ግን አይደለም። ለብሶ መሄድ ብቻ ምቾት አይደለም። ማጌጥ ምቾት መገለጫ አይደለም። ውስጡ ቆስሎ ውጩ ጥሩ ልብስ ለብሶ የሚሄድ በጣም ብዙ አለ። ያን ሰው ድግስ በሚደረግበት ሰዓት ምን እየተሰማው እንደሆነ ምን አዳጋ እንዳገጠመው የምትሰማው ወይም የምታዳምጠው እንደዚህ አይነት ፕሮግራም ስታረግ ነው። ቁጭ ብለህ የመስማት ቁጭ ብለህ የመጫወት እድሉ ስለሚኖርህ በጣም ጥሩ ነው። ያለሁን ስለ ቤተሰብ ስነግርህ ይሄንን ይመስላል። አንድ አይነት ማህበረሰብ ነው ያደግን። በቃ እንድትማር ተምረህ የሆነ ስራ እንድትሰራ እርግጥ ነው የዚህን ላይ የማልደግፈው ነገር አለ ተምረህ ተቀጥረህ እንድትሰራ ብቻ ነው የሚያደርግህ ማህበረሰቡ። ግን እንደሱ መሆን የለበትም። እንዴት ነው መስራት ያለብህ? ተማር እንዴት ነው ራስህን የምትለውጥ ነው ዋናዬ ጨዋታ ተማር ተቀጥረህ ስራ እኔ አልመክርም። እድገትም ስለሌለው ግን ተማር ራስህን አብስል ጭቅላትህ በዴም ይብሰል። ከዛ የምትፈልገውን ስራ ስራ ብትፈልግ አንተ ፈጥረህ ብትፈልግ ተቀጥረህ በቃ የምትፈልገውን ስራ ግን ተሽለህ ተሸሽለህ ተገኝ ነው። ትናትና ከነበርክበት ዛሬ የተሻለ ነገር መሆን አለበት ነው ዋናው ጨዋታ። እኔ እንደምመስለኝ። ግን ከጥሩ ላይ ምንድነው? ዛ ቤተሰብ ላይ ምንድነው? ችግር አለ ቢባል አንድ የተማረ ሰው ዝቅ ብሎ መስራት አይችልም። ሄደህ ዝቅ ብዬ ልስራ ብትል እንዴ እክሌ ይሄንም እየሰራ ከሌተመርቃ እዚህ እየቆፈረች እንደዚህ የሚባል ኋላቀር እምነት አለ። ይሄ በጣም የማልደግፈው ማህበረሰቡ ላይ መቀረፍ አለበት ብዬ የማስብ። አንድ ሰው መማር ወይም መመረቁ ለሚሰራው ስራ አሁን ለምሳሌ ገበሬ አሁን ባለ ያለ ብልሃት እየሰራ አንድ አመት የሚሰራውን ስራ። ከተማርክ ግን በብልሃት በአጭር ጊዜ ልትሰራው ትችላለህ። የአሰራር ጥበብን መማር የአሰራር ጥበብን ያቀልልሃል እንጂ ስራ የመምረጫ አይደለም። የተማረ ሰው ይሄ ነው ስራው ያልተማረ ሰው ይሄ ነው ስራው የሚባል አይደለም። ግን ስራህን እንዴት መስራት እንዳለብህ እንዲያቀለልህ ያድርጋል።

አዎ መዝገቦችን አስቀምጣለሁ። እንደውም በተለይ አሁን የመንግስት ስራ መስሪያ ቤት ከገባሁ በኋላ አንድ ወረቀት ምን ያህል ጥቅም እንዳላት በጣም ነው የተረዳሁት በጣም እቺ አንድ ወረቀት ጠፋች ማለት በሚሊየን ብር፤ በሁለት ሚሊየን ብር ሚይዝ ሰነድ ናት እና የመዝገቦች ጥቅም በጣም አሁን ተረድቻለሁ። በእርግጥ ይሄን ከቀድመም የምጥል ሰው አይደለሁም። ለምሳሌ አራት አመት ዩኒቨርሲቲ የቆየሁበት የግሬድ ዳውን ፈርስት ሰሚስተር፤ ሰከንድ ሰሚስተር እየተባለ የሚሰጥ ነጥብ አለ ይሄ ጂፒኤ እና እሱም ከአንደኛ ጀምሮ ከኮመን ኮርስ ጀምሮ አለኝ ወደ ስንት ነው እንግዲህ? ወደ ስንት ሴሚስተር ነው? ወደ ስምንት ምናምን ሴሚስተር ነው አይደል? የስምንት ሴሚስተር ሁሉ አለኝ። እና ደግሞ መዝገቦችን የማስቀመጥ ብቃቱ አለኝ ብዬ አስባለሁ በቃ የሆነ ዶክመንት ነው ከተባለ ያ ዶክመንት ግዜው አልቋል እራሱ ቢባል አኖረዋለሁ፤ ምክንያቱም የሆነ ሰዓት ማስፈለጉ ስለማይቀር እና መዝገቦችን የመያዝ፣ የማስቀመጥ ብቃቱ አለኝ ብዬ አስባለሁ። ሌላው በወረቀት እራሱ ባላስቀምጠው በስልኬ ካሜራ ቀርጬ ስልኬ ላይ አስቀምጠዋለሁ። የሚያስፈልግበት ቀን ስለማይታወቅ ዛሬ አያስፈልግም ያልነው ዶክመንት የሆነ ሰዓት ያስፈልገናል እና እንደ አይነት የማስቀመጥ ብቃቱ አለኝ

አዎ በደንብ ነው የምበለው እንደውም ገጠር ላይ ጉልጓሎ ልክ ሲጀመር ገንፎ ይበላል እንዴት ሲባል በቃ ሞቅ ያለ ሰውነት ብርድ ብርድ እንዳይላችሁ መብላት አለባችሁ ተብሎ ስለሚታሰብ ገንፎ ይበላል። ከዛ ደግሞ ስራው ካለቀ በኋላ የክረምቱ ስራ ካለቀ በኋላ እንጎቻ የሚባል አለ እሱ ይደረጋል። እና ለጥያቄው ገንፎ ትወዳለህ ወይ ገንፎ ትበላለህ ወይ? ለሚለው አዘወትሬም ባይሆን እበራለሁ ዞሮ እወዳለሁ ግን አዘውትሮ መጠቀምም አልፈልግም። በነገራችን ላይ እንጀራ ከመብላት ገንፎ መብላት እንደሚበልጥ ሳይንሱ ይናገራል እንዴት ሲባል የገንፎ ያለ ቫይታሚን ምንም ነገር ሳይጎዳ እንዳለ ስለሆነ ለሰውነት ለመወፈርም ሆነ ለሰውነት ጤናም ሆነ በጣም አስፈላጊ እንደሆነ ይገባናል ግን ለመብላት ይሄን ያህል ቀላልም አይደለም በቃ የሆነ አጥጋቢም አይደለም ተብሎ ይታሰባል በአንዴ ይጠፋል የሚል አለ እንደ ማህበረሰቡ እንጂ በጣም ምቾት አለው ለምሳሌ አራስ ሲሆኑ ገንፎንና አጥሚት ነው የሚበሉ ለምን ሰውነትን ስለሚጠግን በደምብ ይጠግናል ይታወቃል ቫይታሚኑ እንዳለ ስለሆነ እንጀራ ላይ ስንመጣ ሶስት ቀን አራት ቀን ይደበታል የጤፉ ቫይታሚን ሙሉ በሙሉ ጠፋ ማለት ነው። ገንፎ ግን ምንም ሳይጎዳ ነው ወደ ምግብነት የሚውል ቫይታሚኑ እንደተቀመጠ ስለዚህ ትወዳለህ ወይ? ለሚለው አጭር መልስ አዎ አወዳለሁ በተገኘ አጋጣሚ እበላለሁ። የዘወትር ተጠቃሚ ባልሆንም እንደ ሙስሊሞች ዘወትር አንጠቀምም ግን በተገኘ አካባቢ እንጠቀማለን ቆንጆ ምግብ ነው።

የምሳ እረፍቶ ምን ያህል ጊዜ ነው ለሚል? እንደ ቢሮ ስንመጣ ከስድስት ተኩል እስከ ሰባት ተኩል የአንድ ሰዓት ማለት ነው። ግን ይኸው በስምምነት በፍቃደኝነት ስድስት ሰዓት ተኩል ወጥቼ እስከ ስምንት ሰዓት አርፌ ነው የምገባው። በቃ ሃያ ደቂቃ መብል ቢፈጅብኝ ከዛ በኋላ ዞር ዞር ብዬ ተዝናነቼ ዘና ብዬ ነው የምገባ ዞሮ አንድ ሰዓት አንድ ሰዓት ተኩል ያህል አርፋለሁ። የምሳ እረፍቴ ይሄን ያህል ነው በቃ አንድ ሰዓት ተኩል ያህል አርፋለሁ

በጣም የምገርም ጥያቄ በባህላችሁ ሰርግ እንዴት ይከናወናል? እንደየ ቦታው እንደየ አካባቢው በጣም ይለያያል። እኛ አካባቢ ስንመጣ ሰርግ እንዴት እንደ ሚከናወን በገጠሩ አካባቢ ነው። ሙሽረው ሙሽረዋን ሙሽሪት ሙሽረውን አያውቁትም። ቤተሰብ ዝም ብሎ ሄዶ ይጠይቃል። ልጅህን ለ ልጄ ይላል። ሙሸረውም ሙሽራዋም የሚተዋወቁት ወይም ለምርመራ ሲሄዱ አለያም ቀለበት ሊገዙ ሲሉ ነው የሚተዋወቁት። እንጂ አሁን አሁን ዘመን አመጣሹ ነው። ቀ ቅድሚያ ተዋውቀህ ከተዋወክ በኋላ ቤተሰብን ጠይቀህ የምትገባው አሁን ነው ግን በገጠሩ እንደዚህ አይደለም። በቃ ቤተሰብ ሄዶ የኤከሌ ልጅ አለች ተብሎ ይፈለግ ይፈለግ እና የኤከሌ ልጅ አለች እሷን ጠይቁ ይባላል ይጠየቃል። እና አጠያያቁም ራሱን የቻለ ወግ ማዕረግ አለው። የኤከሌ ልጅ አለች ተብሎ ከታሰበ ሶስት ሽማግሌ ይላካል። ሴቷ ቤተሰብ ጋር ከዛ ያ ሶስት ሽማግሌ መጥቶ ሀሳብ ያቀርባል። የሚገርመው ባህል ላይ የሆነ ነገር አለ። እነዛ ሶስት ሽማግሌዎች ሀሳባቸውን ይናገራሉ እንደቆሙ ነው ቆመው ሀሳባቸውን ይናገራሉ። ተቀበሩ ምናምን ይባላል። እሺ ተብሎ ፍቃድ ሳያገኙ ምንጣፍ በደንብ ተነጥፎ ተቀምጦ ይወያያል። በቤትም አይገባም ውጭ ላይ ነው። ያ ከተደረገ በኋላ ይመለሳሉ ቀጠሮ ይያዛል። እሺም መልስ እንድንጠይቅ እንነግራችኋለን። እናስብበት ይላሉ የአባቱ የና የልጅቷ አባቶች ቤተሰቦች ከዛ አስበው ተነጋግረው እሺ ተስማምተናል ካሉ። ቀጥታ ወደ ተግባር ይገባል። በቃ መደረግ ያለበት ነገር እንደዝ እንደዝነው እንደዝ እንደዝነው ተብሎ በሁለቱ ላይ ያለው ግንኙነት ቤተሰብ ይጨርሳል። ቤተሰብ ከጨረሰ በኋላ ወደ ምርመራ ተብሎ ይኬዳል። የዛን ጊዜ ነው ባልና ሚስት ሊተዋወቁ የሚችሉት አብዛኛው ገጠር እንደዛ ነው። ለምርመራ ወይም ቀለበት ምናምን ለመግዛት በሚኬድበት ሰዓት በል እና ሚስት ይተዋወቃል። ይሄ በገጠር ያለ በእኛ አካባቢ ያለነው እንደዛም ሆኖ የደ ብቻ ይቀር። ልክ የሰርጉ ቀን ፕሮግራም ይደረጋል። ባልየው ሙሽሮችን ምናምን ሰብስቦ መጥቶ የሙሽራዋ ቤተሰብ አናስገባም። አናስገባም ሰርገኛ እደጅ ተኛ እያለ በር ዘግቶ አላስገባም ይላል። በቃ ይሄ ምንድነው? የሰርጉ ዋናው ጣዕም ነው። ሰርጉ በጣም ጣፋጭ እንዲሆን ከሚያደርጉት ነገሮች አንዱ ነው። በቃ አናስገባው ምናምን ይላሉ በጣም ጀግና ጀግና ወንድ የሚባል በር ይይዛል። ጀግና ጀግና የሚባሉ ሴቶች በሩን ዘግተው ይይዛሉ አናስገብም። እሱን ፈንቅሎ የገባ ወንድ ነው። ሚስቱን ሊያወጣ የምችል እንደዛ ብሎ ታግሎ በሩንም ነቅሎ ሊሆን ይችላል። ታግሎ ይገባና ሚስቱን ይዞ ይወጣል። ወደ ዳስ ያው በኋላ እየጠጣ እየዘፈነ ሚስቱን ይዞ ትንሽ ከተጫወተ በኋላ ከቤተሰቧ ላይ ይዟት ወደ ራሱ ቤተሰብ ይሄዳል። ይሄዳል እዛም ስጫወት ሲጨፍር ያድራል። ይውል ያድራል። በሶስተኛ በአራተኛ ቀን የሰርጉ ሚዜና ሙሽሮች ተመልሰው ወደ ቤተሰቦቿ ይሄዳሉ ጥሪ ይባላል ይሄ ጥሪ ተብሎ ይሄዳሉ። እዛም አንድ ሶስት ቀን አራት ቀን ቆይተው ይመለሳሉ። በቃ ገጠር ያለ ሰርግ ይህንን ይመስላል። አሁን በአዲስ አበባ ግን ባየሁት ሰርግ አንድ ሁለት አመት በፍቅር እያጠናኋት ነው ይላል። እንግዲህ እየተጣ እየተጠናኑ ይሆን እየተጥላሉ አይታወቅም። እያጠናኋት ነው እያጠናኋት ነው ጥሩ ናት ይላል። ከዛ የማይደረግ ነገር ያደርጋሉ ቅድሚያ በቃ ያ ከተደረገ በኋላ አይ ይቺን አልወደድኳትም በቃ አልተመቸችኝም ምክንያቱም አንተ የምትፈልገው ላይሆን ይችላል። ከዛ ብዙም ዳር ሳይደርስ ይቀራል ግን አብዛኛው ተተዋውቀን ነው የተጋባን ይላሉ። በደንብ መግባባት ሲጀምሩ ይለያያሉ። ከተማ ላይ ይሄ ነው። ይኸው ሰርጉ ፕሮግራም ከተባል ይኸው አብዛኛው እንደ ከተማ ስንሄድ። ሁለት አመት ሶስት አመት በፍቅር ይቆያሉ። ከዛ ምንም አብዛኛው ድግስ አያደርግም በጣም አላቸው የሚባሉት ነው። አብዛኛው ግን በቃ ከተዋወቁ ሄዶ ቤተሰብን አስተዋውቆ ዝም ብሎ አብሮ መኖር ነው። አብዛኛውን ከተማ የማየው ይሄን ሰርግ ብዬ የማስበው ይሄ ነው በቃ አብሮ መኖር ነው። ይሄ ነው።

በሚገባ ማህበራዊ ሚዲያ በጣም ነው የምጠቀም። በተለይ ይሄንን ሶስት አመት አራት አመት ወይም ዩኒቨርሲቲ ከገባው በኋላ። ማህበራዊ ሚዲያ በጣም ነው የምጠቀመው ደግሞም በጣም አስፈላጊ ነው። ማህበራዊ ሚዲያን በዴምብ እየመረጠ ለሚጠቀም ሰው ማንም ሰው ተጠቃሚ ይሆናል ይሄ ምንም ጥርጥር የለውም። እኔ እንዴት ወደዚህ ልትጠጋ እንደዚህ አይነት ሀሳብ ሊኖርህ ቻልክ ብትለኝ? ዩቲዩብ በጣም ነው የምጠቀመው። እና ዩቲዩብ ላይ የምጠቀመው ይሄ ማንም የለቀቀውን ቪዲዮ ሳይሆን ራሴ ሰርች አድርጌ ፖድካስት ከሆነ አሁን ፖድካስት እነሱ ብቻ እከታተላለሁ። ፖድካስት ማለት ደግሞ በጣም ወሳኝ ነው። ፐርሰናል ደቨሎፕመንት ላይ እንዴት የራስህን አስተሳሰብ እንዴት ስለወደፊት ጎልህ እንዴት ተፈጣሪ ጋር ትገናኛለህ የሚሉ ነገሮች በጣም የሚነገርበት ነው። ግን እነሱን መርጦ ማዳመጥ ሶሻል ሚዲያ ለኔ በጣም ጠቃሚ ነው። ምን አይነት ሶሻል ሚዲያ ነው የምትጠቀም ብትለኝ? ወይም ይሄ ማህበራዊ ሚዲያ የምትጠቀማቸው? ዩቲዩብ ዋነኛዬ ነው። በቃ ዩቲዩብ ዋነኛዬ አንደኛዬ ከዛ ቴሌግራም ቴሌግራም ሲባል ከጓደኛ ጋር መፃጻፍ ብቻ አይደለም። ቴሌግራም ዘርፈ ብዙ ጥቅም አለው። ሰው ግን ቴሌግራም እና ኢሞን ለምን ነው የሚጠቀመው? ከሰዎች ጋር ቻት ወይም ለማውራት ብቻና ብቻ ነው። ግን ቴሌግራም የአለም መረጃ ሰርች አድርገህ የምታገኝበት ግሩፑን ተቀላቅልክ። ምን እየተካሄደ እንደሆነ? እንደ ሀገራችንም እኮ እንደ መንግስት ሌት ተቀን የሚወጡ ህጎችን ምን አይነት ህግ እንደወጡ እያለ እንደሆነ? የምታገኝበት ቴሌግራም በጣም የሚያምር። ማንም ተሳዳቢ የማይገባበት። በቃ ማንም አንተ የምትፈልጋት ብቻ የሚመጣበት። የፈለከውን ዜና ማግኘት የምትችልበት ቴሌግራም በጣም የምወደው። ካለክ ማህበራዊ ሚዲያ። ዩቲዩብ በቃ ዋነኛ ነው አንደኛ ነው የምጠቀመው ነው ለምን ብትል? ዩቲዩብ ላይ አብዛኛው የሚቀርቡ ኮንቴንቶች በቃ በጣም የሚገርሙ ኮንቴንት ናቸው። የሚገራሩሙ ማለት ነው ቁም ነገር ያለባቸው። በእምነትም ሊሆን ይችላል። ሰዎች ራስን በመገንባትም ሊሆን ይችላል። የሚቀርቡ ይዘቶች እንዲህ አጭርም አይደለም። የሶስት ሰዓት ቪዲዮ ሊሆን ይችላል የአራት ሰዓት ቪዲዮ ሊሆን ይችላል። አብዛኛውን ሰው ዩቲዩብ የማይወድ እንደውም በዚህ ምክንያት ይመስለኛል። አንድ ሰዓትም ሰላሳ ደቂቃም አሁን ማየት ሰው በጣም ስልችቷል። ሰላሳ ደቂቃ ቁጭ ብለህ እይ ብትለው? የሚያይ ህዝብ የለም። በቃ ወደ ቲክቶክ የሚሄድ ለዛ ነው። የአንድ ደቂቃ ቪዲዮ የሰላሳ ሰከንድ ቪዲዮ ማየት ለምዶ። አንድ ሰዓት ሁለት ሰዓት ቪዶ እይ ብትለው አንድም ሚያይ የለም። የሰለቸ ማህበረሰብ ነው እየተፈጠረ ያለው። እና እኔ አሁን ቲክቶክ አልጠቀምም። ይሄን እንደዚ ስል ሰውም አያምነኝም ሲጀምር። ግን እውነትው ይሄ ነው ለምን አትጠቀምም? የማሰብ እንትንን በጣም የሚገል ቶሎ ስልቹ እንድትሆን። በቃ አጭር አጭር ነገር አሁን ያሁኑ ጀነሬሽን ሁለት መቶ ሶስት መቶ ገጥ መጽሐፍ አንብብ ብትለው ይስቅብሃል። ይሄው ሁሉ እንዴት ነው ማነብ ነው የሚልህ። መቼ ነው ተቀምጬ ማነብ ነው? የሚልህ ይሄ ምንድነው ቲክቶክ ሰላሳ ደቂቃ ማየት ስለለመደ። በጣም የሚገርም ፕላትፎርም ነው። በነገራችን ላይ ቲክቶክ አሁን ቻይና ነው የፈጠረችው። ቻይና ግን የቻይና ዜጋ ግን ቲክቶክ አይጠቀምም ለምን? በጣም ጉዳት ስላለው አየህ። እዚህ አልነቃንም እና እንደአጠቃላይ። ለዚህ ጥያቄ መልስ ማህበራዊ ሚዲያ ትጠቀማለህ በደምብ ነው የምትጠቀመው። ግን የምጠቀማቸው ማህበራዊ ሚዲያ በደንብ መርጬ ነው በቃ። ቴሌግራም አንደኛ ነው። ዩቲዩብ ሁለተኛ አለ። መለላኪያ ከውጭም ከሀገር ውስጥም ከሆነ ኢሜል እጠቀማለሁ። ይኸው ኢሜል ዝም ብለህ ለመጠጣፊያ ደብዳቤ ነገር ለመላክ ነው የሚያገለግለው። ብዙም አይደለም። ግን ሁለቶችም በጣም ነው የምጠቀመው። በቃ ዩቲዩብ እና ቴሌግራም። ቴሌግራም በደቂቃ በደቂቃ አበራለው። ምን አለ ምን አዲስ አለ? ምክንያቱም እንደዚህ አይነት የኦንላይን ስራዎችን የሀገር የፖለቲካ ሁኔታ ሊሆን ይችላል። የባህል የእምነት አካሄዶች ምን እየመሰሉ እንዳለ? የምከታተልበት ቴሌግራም ስለሆነ። ለማየትም ቶሎ ለማግኘትም ቀላል ስለሆነ። እሱን በጣም የምጠቀምው። በሁለተኛ ደረጃ በቃ ዩቲዩብ በጣም የምጠቀመው ማህበራዊ ሚዲያ ዩቲዩብ ነው። የአንድ ሰዓት ቪዶ የሶስት ሰዓት ቪዶ አይቻለሁ የአራት ሰዓት ቪዶ ቁጭ ብዬ አይቻለሁ። በቃ ያስደስተኛል። እና ይሄን ይመስላል ማህበራዊ ሚዲያ እጠቀማለሁ እጠቀማለሁ እነዚህ እነዚህን ነው በዋናነት የምጠቀም። አመሰግናለሁ

መንዳት ትችላለህ ወይ? የወንድ ጥያቄውን እንደተረዳሁት መኪና መንዳት ትችላለህ ወይ ነው። መኪና መንዳት አልችልም። ግን ሌላ እንደዝህ ባህላዊ የትራንስፖርት እንደ ፈረስ እንደ አህያ አይነትም መንዳት ከሆነ እነሱን እችላለው። መኪና መንዳት አየር መንዳት በባቡር መንዳት ሌላ እነዚህ ቴክኖሎጂ ነኮችን መንዳት አልችልም። ቴክኖሎጂ ነክ ከሚባሉት ሳይክል ሳይክል መንዳት ሳይክል ማብረር ወይም ሳይክል መጋለብ እችላለሁ። እንጂ መኪና መንዳት አየር ባቡር። ኤኒ በቃ ማንኛውንም ኤሌክትሪክ የሚጠቀም ነገር መንዳት አልችልም።

ራሱን የቻለ የቀለም አይነቶች ውበት አላቸው። ግን በተለይ በጣም የትኛውን ትወዳለህ ብትለኝ አረንጓዴ በቃ ስናየው የሚያስደስት አረንጓዴ የተስፋ ምልክት ነው። ጭንቅላታችን በጣም ጥሩ ስሜት እንዲያደርግ የሚያደርግ። በቃ ዘርፈ ብዙ ጥቅም አለው። አረንጓዴ ቀለሙ ብቻ አይደለም አሁን ክረምት አልፎ መስከረም ጥቅምት ላይ ስናይ ሜዳው ራሱ አረንጓዴ ሽፍን ሲል በቃ ራሱን የቻለ እርካታ አለው። ለጤናችን መናፈሻ ራሱ ቦታ ብንፈልግ አረንጓዴ ቦታ ሄደን ነው የምንናፈስ። ስለዚህ አንደኛ ምርጫዬ አረንጓዴ ነው። በሚቀጥል ቢጫ ቢጫ ቀለም በጣም ጥሩ ነው። ምንን ያሳያል ተስፋን ወደፊት ጥሩ ነገር እንደሚኖር። በቃ ተስፋን ነው ዋናው። ቀይ ስንሄድም ከለሩ እንትን ላይል ይችላል ግን ትርጓሚ ላይ ስንሄድ የድል ምልክት ስለሆነ በጣም አሪፍ ነው። ከለሩን አልወደውም እውነቱን ለመናገር። ከለሩ የው ደማቅ ስለሆነ ላይኔም ምቾት አይሰጠኝም በቃ የሆነ ደስ አይለኝም። ግን ድል ድልን የሚያመለክት ስለሆነ ትርጉሙ ደስ ይለኛል። በቃ ግን በዋናነት ምርጫዬ አንደኛ አረንጓዴ ነው።

በነገራችን ላይ በገበያ ዋጋ መደራደር ትችላለህ ለሚለው ጥያቄ? እችላለሁ ለማለት ይከብዳል። ምክንያቱም ገበያ ላይ የመሸጥ እና የመግዛት እድል ሀይለኛ ተሸ ተሰጥኦ ሀይለኛ እስኪል ይጠይቃል። ሰው እሚገዛም እሚሸጥም ሀይለኛ እስኪል ሲሰጠው ነው። በተለይ ሻጭ ሲሆን የመሸጥ ብቃት እንዴት መሸጥ እንዳለበት እንዴት ደንበኛ መያዝ እንዳለበት ተሰጥኦ ያስፈልገዋል። ዝም ብለህ ምትሸጠው ነገር አይደለም። ከሰጥኦ ሲኖርህ መግዛት ያልፈለገን ሰው ራሱ እንድትገዛ ታደርጋለህ። በምታደርገው ፈገግታ ሊሆን ይችላል። በምታደርገው የራስ መተማመን አሁን አንዳንዴ ለሰዎች አዝነህ በምትናገረው ሰዓት በቃ እንደገና ሊቆጥሩ ይችላሉ ይሄ። ያሻሻጥ ችግር ነው። እና በገበያ ላይ ዋጋ መደራደር ትችላለህ ወይ ለሚለው? መደራደር አልችልም። ተሰጥኦ ስለሚጠይቅ። እኔ አሁን ልገዛ ተሄድኩ ያው አብዛኛውን እኔ ልገዛ ስሄድ እቃውን ውጭ መርጬው ስለምሄድ ቀጥታ ሄጄ ያን እቃ ነው እምገዛው እንጂ። ልክ እሚገዛበት ልብስ ቤትም የሆነ ጫማ ቤት ስገባ በቃ ሁሉ አይን አዋጅ ይሆንብኛል። እና የሚሸጠው ሰውዬ ይሄ ጥሩ ነው ብሎ ተሰጠኝ ራሱ ዝም ብዬ የመግዛት እድል አለኝ። ስለዚህ እኔ የመደራደር እና የመግዛት ብቃቱ የለኝም ማለት ነው። በቃ ይሄ መሰጠት ይጠይቃል። ሻጭም ሁን ገዚ ገዢ መሰብን ስለሚጠይቅ። ግን ይሄ በዚህ አለም ላይ መኖር አለበት። በአሁኑ ጊዜ የመሸጥ እና የመግዛት ሁኔታ ነው። የመሸጥ እስኪል ካለህ የመግዛቱ እስኪል ካለ ብቃቱ ካለ በጣም እቺ ኑሮ ለዛ ሰው ቀላል ይሆናል። ይሄ እንዲኖረኝ በጣም ነው ምመኝ። የመሸጥ እና የመግዛት ብቃቱ የለኝም የለኝም ማለት ይቻላል። በቃ እንደአጠቃላይ። ግን እንዲኖርህ በጣም ነው ምመኝ ይኖረኛልም ብዬ ተስፋ አረጋለሁ። አመት አመት ካለው ሳይ የተሻለ ለውጥ እየመጣ ነው። እፈራ የነበረው አሁን አልፈራም። በቃ የሆነ ነገር ላድርግ ታልኩ ምንም ችግር የለብኝም አደርጋለሁ። የፍርሃቴ ምናምን እየተወገደ ስለሆነ። የመግዛትም ሆነ የመሸጥ እድሌ በጣም ይኖራል ብዬ ችሎታዬ ይዳብረኛል ብዬ አስባለሁ። ግን አሁን ባለው ሁኔታ ገበያ ዋጋ መደራደር አልችልም ማለት ይቻላል።

አዎ አመታዊ አስተያየት ተቀብዬ አውቃለሁ። እኔ በነገራችን ላይ ላይ አመታዊ አስተያየቶች ብቻ አይደለም። በማናቸውም ሰዓት ሰዓት ሰጥቼ ጊዜ ሰጥቼ አስተያየት እንዲሰጡኝ ሰዎችን አድርጋለሁ ይሄ በጣም ስለሚጠቅመኝ ነው። አንተ ከሰዎች ላይ ከጓደኛህ ላይ ይሁን ከሌላ በቅርብ ካለ ሰው ላይ ይሁን ከቤተሰብህ ይሁን አስተያየት ስጡኝ ማለት በጣም ጠቃሚ ነው። ምክንያቱም አሁን እኔ እያደረኩት ያለው ነገር ጥሩ ነገር ላይሆን ይችላል። ለእነሱ ግን ጥሩ እንዳልሆነ ለኔ ጥሩ ነው ብዬ ነው። ለነሱ ግን ጥሩ እንዳልሆነ ሊታያቸው ይችላል። እና በዛን ጊዜ አስተያየት በምትቀበልበት ጊዜ። ከዛ ጥሩ ካልሆነ ነገር እንድትረዳ ያደርጋል እንዴ እንዴ ልክ እንደዚህ ነው እንዴ? እኔ እኮ በዚህ በዚህ ተረድቼ እኮ ነው ወይኔ ይቅርታ ብለህ እንድትመለስ እንድትጸጸት። ስህተት እንድታርም ስለሚያደርግህ። አስተያየቶችን እቀበላለሁ። አዎንታዊ አስተያየቶች ተቀብሎ ታውቃለህ በቃ በሚገባ መቀበል አለብህ። አሁን እኔ ቤተሰብ ላይም ሊሆን ይችላል። አሁን አለ ፋዘር ሶስት ወር አራት ወር ደውዬለት ስልክ አያነሳም። ከዛ እንዴት እንዳለ ለምን አላነሳም ብዬ እኔ ስልኩን አልዘጋም። እንዳይደውልም አላረግም በቃ ቀጣይ ይደውል። ሲያልፍለት እንግዲህ ሶስት ወርም ይሁን አራት ወርም ደውዬ ስልክ የማያነሳበት ነው። ከዛ በኋላም ሲደውል አነሳለታለሁ። ምንድነው? ምክንያቱ ብዬ ግን አንድ ሰዓት እድል እሰጠዋለሁ። ምክንያቱም እንዳይወራ። ለምን ይሄን ታደርጋለህ? ይሄ ይሄ ይሄ በዚህ በዚህ ምክንያት ነው። የኔ ስህተት ከሆነ በደንብ አርማለሁ። ይሄ እኔ ልምዴ ነው። ደግሞ ዋነኛው ነገር አንዴ ነው የምናገር። አንዴ ይሄ አይሆንም ካልኩ አይሆንም። ደግሜ ይሄን አታርግ ይሄን አታርግ ማለት አይመችኝም። በቃ ይሄ ባህሪዬ ነው። ሰውም አንዴ ይሄን አታርግ ጥሩ አይደለም ካለ። እስቲ ጥሩ አይደለም እንዴ ብዬ ራሴ እጠይቃለሁ። ጥሩ እንዳልሆነ ካወቅኩ። ማንም ሰው ደግሞ እንዲጠይቅ እድሉን አልሰጠውም። ቶሎ ነው የማቋርጠው። ግን ጥሩ ነው ብዬ ነው ካመንኩበት ማንንም አልሰማም። በቃ ምክሩን እቀበላለሁ አይ እሱ በዚህ በዚህ አንግል አይቶት ነው። በዚህ በዚህ ሁኔታ ተመልክቶት ነው። መቀጠል አለብኝ ብዬ የሚያስቀጥል ከሆነ እቀጥላለሁ። የማይሆን ከሆነ ግን የማያስቀጥል ከሆነ አንድ ሰው አንዴ ነግሮኝ ደግሞ እስከሚነግር አልጠብቅም። ጥሩ ነገር ካልሆነ ወሬውን ነው የማቆመው። ይሄ ነው ያለው ሁኔታ እና አሉታዊ ነገር ትቀበላለህ ወይ በደንብ ነው የምቀበለው። ቤተሰብ ላይ ብቻ አይደለም። ስብሰባ እኔ ስንት ቀን ስብሰባ ተሰብስበናል እንደ መስሪያ ቤታችን። የሚገርመው እኔም ምንም ሀሳብ አልተናገርኩም። ስለራስ ተናገር ተብዬ ራሴን ተናገርኩና ምንድነው ያልኩኝ? እኔ ለኔ ለራሴ ስለሚጠቅመኝ። ይሄ ይሄ ይሄ ይሄ ይሄ ይሄ ችግር አለብህ ብላችሁ በደንብ ንገሩኝ። እኔ ለእናንተ ላይጠቅማችሁ ይችላል። ለኔ ግን ስለሚጠቅመኝ ያለኝን ጥሩ ነገሬን አንድም እንዳትነግሩኝ። ያለኝን ይሄ ችግር አለብህ የምትሉትን። በእናታችሁ ብዬ ነው በደንብ ለምኜ ስብሰባ ላይ እውነት። በቃ ይሄ ይሄ ይሄ ችግር አለብህ ብላችሁ እንድትነግሩኝ ብቻ ነው የምፈልግ። ለምን አሉ? ያለብኝን ችግር ስትነግሩኝ በደንብ ማረም እንድችል። ለኔ ያልታየኝ ለእናንተ ስለሚታይ። ያን ማረም ስለምፈልግ ይሄንን። ጥሩ መጥፎ አይደለም ጥሩ ስንነግር። እንዳርም እና እንዳለ አንድ በአንድ ነው ተነስተው ተናገሩ እና አንዲት እንደውም ስትናገር ባለፈው የሰጠውህን ዶክመንት ባለመክፈልህ በጣም ተቀይሜሀለሁ። ለምን ዝም አልክ? ለምን ዝም ትላለህ? የሚጠየቅ ካለ ተናገር። ለምን አትጠይቅም አለችኝ። ከዛ ምን እንደተማርኩ። እውነቷን ነው አልጠይቅም። ምንም ቢያስፈልገኝም አልጠይቅም። አብዛኛውን በራሴ ለመፍታት ነው የምሞክር። ምንም ቢሆን። በቃ የሆነ ከአቅሜ በላይ ካልሆነ ምንም ወደ አደባባይ አላወጣም። እና ከዛ የተማርኩት ምንድነው? ጥያቄ እንደማልጠይቅ የሚያስፈልገኝን ነገር እንደማልጠይቅ። ነገረችኝ ዋና ሀላፊዋ። እና ይሄን መቀበል ግዴታ ነው። በጣም ጠቃሚ ነው። ይሄንን ይመስላል።

እኔ የምወደው የምግብ መክሰስ አብዛኛውን ጊዜ ቀለል ያለ ዝም ብሎ ደረቁን እንጀራ በበርበሬ ቀባ ቀባ አድርጌም እበላለሁ ምክንያቱም በቃ ምሳ ስለተበላ ይሄን ያህል ረሃብ ስለሌለ። ግን በጣም በይበልጥ እንደ ጥሬ ነገር ካለ። ያን ጥሬ እየበላሁ ከዛ ደግሞ የሚጠጣ ጠላ በሶ ሊሆን ይችላል። እነሱ ካሉ መክሰስ ላይ እነዚህን ቀለል ቀለል ያሉ ምግቦችን ብመገብ በጣም ነው የምወደው። ቀለል ቀለል ያሉ ምግቦችን መክሰስ ላይ የሚቆረጣጥም ነገር ይሄ ኮሸሮ ይባላል በእኛ አካባቢ። እንደ ኮቸሮ አይነት ከሆነ እነሱ እነሱም በጣም አሪፍ ናቸው። በቃ የኔ ይመቹኛል መክሰስ ላይ። እና እንደ አጠቃላይ ጠቅለል ሳረገው መክሰስ ላይ የሚመቹኝ ምግቦች። ቀለል ቀለል ያሉት እንደ ጥሬ እንደ ኮቸሮ ደረቅ እንጀራ በርበሬ በጨው ተሰልዞ የተቀባ ደረቅ እንጀራ። ከዛ በሱ ላይ አንድ ሁለት ጠላ ብጠጣበት መክሰስ በጣም ደስ ይለኛል።

የስልኬ ባትሪ በጣም ሀይለኛ ነው። በፊትም ሳምሰንግ ነበር ይዤ ነበር እሱ ሰምሰንግ ባትሪው አምስት ሺህ ኤኤም ስለነበር በጣም በሃይለኛው ይይዘኝ ነበር። አንድ ቀን በደንብ ማለችን ስነካካ ውዬ ቲክቶክም ምንም ስል ውዬ አንድ ቀን ይይዘኛል ቲክቶክ ምናምን ዳታ ካላበራሁ ሁለት ቀንም ሊይዘኝ ይችላል ሶስት ቀንም ይይዘኝ ነበር። ከእሱ ለጥቆ ኖኪያ ምትባል ያዝኩ እሷም ባትሪዋ ደህና ነው። ኦላይኖችን ዳታ እያበራው እያየው አንድ ቀን ይይዛል። እሱ አሁን ደግሞ የያዝኩት ሳምሳንግ ኤ ሰላሳ ስድስት ነው። ባትሪው ሁለት ቀን ይዘኛል እንዳሻው እየተጠቀምኩበት ምንም ዳታ ብዙም ሳልጠቀም ደግሞ ሶስት ቀን ይይዘኛል እስከ ሶስት ቀን ድረስ ይቆያል። እና ይሄ ሰምሰንግ ኤ ሰላሳ ስድስት በጣም ባትሪው ሀይለኛ ነው። ለረጅም ሰዓት ይቆያል ኦንላይን ካልተጠቀምኩ ከሶስት ቀን በላይም ሊቆይ ይችላል። በጣም ባትሪው ጥሩ ነው።

እኔ የምጠቀመው የቦርሳ አይነት ይሄ አብዛኛውን ወደ ራቅ ወደ አለ ቦታ ሲሄድ ወደ በስራ አማካኝነት ወደ ሌላ ቦታ ከአንድ ቦታ ወደ ሌላ ቦታ አማካኝነት ስሄድ ነው እንዲ ቅርብ ምናምን ቅርብ ቦታ እዚሁ ለዚሁ ከሆነ ቦርሳ አልጠቀምም። እና ወደ ራቅ ወዳለ ቦታ ሲሄድ የምይዘው ቦርሳ ተለቅ ያለ ጥቁሩ ሻንጣ ነው። በቃ ግባቢል አራት አምስት ልብስ የሚይዝ በጀርባ የሚታዘል በጣም ቆንጅዬ ሻንጣ እሱን ሻንጣ ነው ይዤው የምሄደው። ዩኒቨርሲቲም ሰማር አራት አመት ሙሉ ያንን ሻንጣ ነው እየያዝኩት ሲሄድም ስመጣም ልብሴን ያለኝን ሙሉውን እቃ እየያዝኩበት የተመላለስኩት። ያንን ጥቁሩን ሻንጣ በጀርባ የሚታዘለውን እሱ ነው የያዝኩት ምሄድ የነበር። ሌላ እዚሁ ጥግ ለጥግ ሲሆን ሻንጣ አልይዝም። እንደዚ ራቅ ወዳሉ ቦታ ስሄድ ነው ጫማዎችን ልብሶችን ለመያዝ ስለሚጠቀመው ጥቁር ሻንጣ ነው። በጀርባ የሚታዘል እሱን ነው የምጠቀም አመሰግናለሁ

በጣም ነው የይለፍ ቃሌን የምጠብቀው ምክንያቱም አሁን ለምሳሌ የኢሜል የይለፍ ቃል በጣም መጠበቅ ያለበት ነው ብዙ መረጃ ስላለ። ሌላው የስልክም የይለፍቃል በጣም ነው የምንጠነቀቀው። ምክንያቱም ስልኬን ይለፍ ቃሌን አሳልፌ ሰጥቼ ስልኬ ላይ ከገቡ ብዙ ነገር ፎቶ ሊጠፋ ይችላል። የሚሰሩ በስልክ የሚሰሩ አሁን በዚህ በሶሻል ሚዲያ ላይ በጣም በሃይለኛው የሚሰሩ አሉ እንደ አፖርክ እንደ ፋይበር እንደ ባይናስ ባይቢት አይነት አሉ የነሱን ሚስጥር ለሰው የምናጋራ ከሆነ። ለመሰረቅ ለመጠቃት ለብዙ ነገር ስለምንጋለጥ። ሌላው ደግሞ በዋነኝነት በጣም የምጠነቀቀው የባንክ ሚስጥር የይለፍ ቃል የይለፍ ቃል የባንክ የሞባይል ባንኪንግ ሊሆን ይችላል ቴሌ ብር ሊሆን ይችላል ሲቪ ብር ሊሆን ይችላል። የነሱን ሚስጥራቸውን በጣም እጠነቀቃለሁ። ምክንያቱም አንድ አሁን የንግድ ባንክ ሞባይል ባንኪንግ ሚስጥር የይልፍ ቃሌን ለሌላ ሰው ከሰጠው ሙሉ በሙሉ ያለኝን ብር ሊወስዱብኝ ስለሚችሉ። የቴሌ ብሩንም እንደዛው የምስጢር ቁጥር የሆነ ስልኬንም እሰጣቸው ከሆነ ሙሉ በሙሉ ብሬን ስለሚያወጡብኝ። ይለፍቃሌን በጣም ነው የምጠብቀው በጣም ነው የምጠነቀቅለት። ሌላው ደግሞ እንደዚህ የምስጢር ቁጥሬ የምጠብቀው ቴሌ ብር ኢብር በቃ እንደዚህ ብር ነገር ያላቸው በሶሻል ሚዲያ ለመገበያያቸው የምንላቸው ነገሮች። ያላቸውንም ሚስጥራቸውንም የይለፍ ቃላቸውን በጣም በጥንቃቄ ነው የምይዝ። አሁን ደግሞ በጣም ቴክኖሎጂ እየዘመነ ስለሆነ የይለፍ ቃላችንን ሰዎች የሚያውቁት ከሆነ በቀላሉ ለመጭበርበር ለመሰረቅ። ብዙ ነገር ጉዳት ለማድረስ ስለሚያጋልጠን። ሚስጥር ቁጥሬን በጣም ነው ተጠንቅቄ የሚይዘው። ሌላው ቅድም እንዳልኩት ይሄ በኦንላይን ስራ ላይ ያሉ እንደ ኢሜል ሚስጥር እንደ አፕወርክ ፋይበር ባይናንስ ባይቢት ያለው ላይ የምጠቀማቸውን የይለፍ ቃሎችን በጣም በድብቅ በጥንቃቄ። የምችለውን በጭንቅላቴ ሽምድጄ የማልችለው ከሆነ ደግሞ ዲያሪያ ላይ በዴምብ ድብቅ አድርጌ ጥፌ። ድንገት ቢረሳ ስልኬ ቢጠፋ የሚለውና በማስታወስ ኢሜሉንም የይለፍ ቃሉንም በደንብ ጥፌ አኑራለሁ። እንደዚህ አድርጌ ነው የምጠነቀቀው አመሰግናለሁ

አዎ ፀጉሬን መከባከብ በጣም ነው የምወደው። እንደ ሌላው ሰው እንደዚህ ሁሌ ቅባት መቅባት ምናምን አይደለም። ግን እታጠባለሁ ከሳምንት ሶስት ቀን ከሳምንት አራት ቀን ሊሆን ይችላል ፀጉሬን በደንብ ነው የምታጠበው። መቆረጥ ካለብኝ እቆረጣለሁ በጣም እያደገ ሲሄድ። ፂሜ ፂሜ ፀጉርም በጣም እያደገ ሲሄድ እቆረጣለሁ እከረከማለሁ። እና መታጠብ ባለብኝ ሰዓት ሁሌ ነው የምታጠበው። አብዛኛው ቅባትም የማልጠቀመው አንዳንድ ቅባቶች ፀጉራችንን ምች ሊያስመቱብን ስለሚችሉ። ለዛም አያልኩ አብዛኛውን ጊዜ ቅባት አልጠቀም ተጠቀምኩም ይባል አንዳንድ ጊዜ ነው ቅባት የምጠቀመው። ግን መንከባከብ ላልከው አዎ በደንብ ነው የምንከባከበው በቃ እታጠባለሁ። ዝም ብሎ ውሃ ነክቶት ቅማጭ ነገር እንዳያፈራ እሱንም በደንብ እጠብቀዋለሁ። በቃ መደረግ ያለበት ምች የሚያስመታ ነገሮችን ላያስመርቱት በደንብ ነው የምከባከበው። ሌላው ደግሞ የሆነ ቀለም ሊሆን ይችላል የሆነ ነገር ነክቶት ያለ እድሜ የሚያሸብቱ ነገሮች አሉ እነሱ እንዳያሸብቱትም በጣም ነው የምጠነቀቅ። ለምሳሌ በገጠር አካባቢ ማር ማር ጠጉራችንን ከነካን ሽበት ያሸብታል ይባላል። እና ያ እንዳያሸብትብኝ እንዳያሸብትብኝ ማር እንዳይነካው። ሁሌም እከባከባለሁ እና ጠጉሬን መንከባከብ በጣም ነው የምወደው

በጣም ጥሩ ጥያቄ ሽማግሌዎችን እንዴት ታከብራለህ? ብባል፣ በገጠር አካባቢ እንደውም ሽማግሌዎችን በጣም ነው የሚከበሩት። አሁን ለምሳሌ እንኳን እንግዳ መጥቶ አባታችን አሁን የኛ አባት ወደ ስራ ከሄደ ወይም ወደሆነ መንገድ ከሄደ እሱ ሳይመጣ የተሰራው ወጥ አይቆረስም። እሱ መምጣት አለበት። እሱ ከመጣ በኋላ ነው ወጡ የሚቆረስ። እሱ ከዘገየ ተቆየ እኛ በጨው ወይም ደረቁን ነው እስከዛ በልተን የምንቆይ። እሱ ከመጣ በኋላ ወጡ ይቆረሳል፣ እሱ በስመ አብ በወልድ ብሎ ወጡ ይቆረሳል ይበላል እንደዛ ነው። ይሄ አንዱ ክብር ነው። ሌላው አባትም ይሁን ሌላ አባቶች ሲመጡ ተቀምጠን ከነበረ ተጠቀመጥንበት ተነስተን እንዲቀመጡ እናደርጋለን። ይሄም አንድ የሽማግሌዎች ክብር ነው። ይሄ ተነስቶ ማስቀመጥ አሁን መኪና ላይ ራሱ ትልቆች ከቆሙ ትንሾች ተቀመጠው ከነበር ትናንሾች ይነሱና ሽማግሌዎችን አስቀምጦ የመሄድ፣ ይሄ ራሱ አንድ ሽማግሌዎችን የማክበር መንገድ ነው። በብዙ መንገድ ይከበራሉ። ትልልቆች ሽማግሌዎች ምናምን ከሆኑ መሳደብ ማንጓጠጥ የለም። በዋናነት ዋነኛው ክብር ትልልቆች ቄስ ሊሆኑ ይችላል ትልልቅ ሽማግሌዎች ሲኖሩ ጎንበስ ብሎ ጉልበታቸውን መሳም እግራቸውን በማጠብ አሁን የኛን አባታችንን በደንብ የምናከብረው ሄደን እግሩን አጥበን ያን ያጠብነውን ነገር ስመን ተመርቀን ተባረኩ በሩክ ሁኑ ተብለን የምንላክበት ነው። እና ሽማግሌን እንደዚህ ነው የምናከብረው፣ በጣም ያስደስተኛል።

አዎ በጣም ነው ግጭቶችን ማስተካከል የምችለው የተጣሉ ሰዎችን ማስታረቅ በጣም ነው የሚያስደስተኝ በነገራችን ላይ። ትንሽ የትኮራረፉ ከመሰለኝ አንዱን ሄጀ ቀስ ብየ አዎራና ከዛ ደግሞ ያንኛውን ሄጀ በደንብ ቀስ ብየ ምንድን ነው ችግሩ ምንድን ሆናችሁ ነው ያንተ ነው የሱ ነው ያንተ ነው የሱ ነው እያልኩ ጥፋታቸውን በደንብ አጣራና የተጣሉትን ነገር እንዲተው እንድታረቁ አድርጋለሁ። እንዲሁም አብዛኛውን ዩኒቨርሲቲ ላይም እያለሁ ጓደኞቼን እንደዚህ እያልኩ ላስታርቅ ስል አንተ እኮ ትልቅ ነህ የሸመገልክ ሆንክ ያለ እድሜህ ምናምን ይሉኛል። እኔ የጠቀመኝ ብዬ የማስበው መጽሐፍ ስለማንብ በቃ ያን መጽሐፍ እየተገበርኩት ነው ብዬ አስባለሁ። እና በቃ ያለ ሴትም ይሁን ወንድ ይተጣሉ ከመሰሉኝ ልማስታረቅ እሞክራለሁ። እንዴት? ነው የማስታረቅ ቢባል ሁለቶችንም አንድ ጊዜ አምጥቶ ሳይሆን ሄጄ በየቦታው አንዱን ሄጄ አናግርና ምንድን ነው ችግሩን ምንድን ሆናችሁ ነው ምንድነው ያልተግባባችሁበት ምክንያት ብዬ በደንብ እጠይቀዋለሁ። ከዛ ይሄ ይሄ ነው እንደዚህ አድርጎኝ ነው እንደዚህ አድርጎኝ ነው በዚህ በዚህ ምክንያት ነው የተናደድኩ ይላል። ከዛ ያንኛውን ደግሞ ሄጄ እንደዚህ በደንብ አናግረዋለሁ እሱም እንደዚህ እንደዚህ ነው በዚህ በዚህ ምክንያት ነው ሌላ ምንም አላለኝም ይላል። እና አብዛኛው ጠቦችን ሳይ እንደውም አብዛኛው ግጭቶችን ሳይ ዝም ብሎ ያለመግባባት ያለመነጋገር ነው። እንጂ የሁለቶችም ምክንያት የተለያየ ነው። ያንኛውም ዝም ብሎ በማይሆን ነገር ነው ያኮረፈ ይሄንኛውም በማይሆን ነገር ነው ያኮረፈ። እና መጥተው ሲነጋገሩ እኔ እኮ እንደዚህ ያልኩህ መስሎኝ እኮ ነው እኔ እኮ እንደዚያ ያልከኝ መስሎኝ እኮ ነው ተባብለው በቃ ይቅርታ የሚባባሉበት አለ። እና ግጭቶችን ማስተካከል በጣም ነው የምችለው። በቃ አምጥቼ ሁለቶችን ምንድነው ችግሩ ምንድነው አይደለም ጎን ለጎ የየ ብቻ ነው። ምንድነው ምንድነው ተሰምቶ ነው ብዬ ስለሆነ የማገናኛቸው። በጣም ግጭቶችን የማስተካከል ችሎታው አለኝ።

ዳቦ ማብሰል ትችላለህ ወይ? ለሚለው ጥያቄ በአጭሩ ማብሰል አልችልም። የተበሰሉ ዳቦዎችን እና ቤትም ሊሆን ይችላል በማሽን እንትን የተበሰሉ ዳቦዎችን እበላለሁ እንጂ እኔ ዳቦ መጋገር አልችልም። እንደ ቂጣ አይነት እዛው ዳቦ ሚመሳሰል እንደ ቂጣ አይነት የምጣድ የምጣድ ቂጣ ሊሆን ይችላል የብርት ምጣድ ቂጣ እንደሱ አይነቱን እጋግራለው እንጂ ዳቦ። መጋገር አልችልም

አዎ አካባቢዬን በጣም ነው የምወደው። አሁን ነው ወደ አዲስ አበባ መጥሁ እንጂ ገጠር ነበር የምኖረው ቤተሰብ ጋር እርሻ ያለበት ቦታ ላይ ነበር የምኖረው እና በጣም ነው የምወደው። ምክንያቱም በክረምት አሁን ክረምት ይቆይና ልክ መስከረም ጥቅምት ላይ ሙሉ በሙሉ አረንጓዴ ይሆናል እንዳሻህ ዘና ብለህ የምትኖር በቃ ነጻነት አለ። ዋናው ደግሞ የምንወስደው አየሩ በጣም ንጹህ ነው። ንጹህ ነው ዝናቡ ሚዘበው በወቅቱን ጠብቆ ነው ፀሀይ የሚመጣው በወቅቱን ጠብቆ ነው እነ እዛ የምኖርበት አካባቢ ደስ የሚል ነው ወይንአደጋ ስለነበረ አካባቢን በጣም ነው የምወደው። ሲቀጥል አሁን አዲስ አበባ መኖር ከጀመርኩ አንድ ሶስት አራት አመት ሆኖኛል አዲስ አበባንም በጣም ነው የምወደው። ምክንያቱም በቃ እንስራ እንስራ እንደግ እንደግ የሚል ነው ህዝቡ ራሱ ያለ ለማደግ ተፈለክ ደግሞ በጣም በቃ የምትመች አገር ማለት ነው ብዙ የስራ እድል ሁሉን ስራ መስራት የሚችል ሰው ከሆነ ብዙ የስራ እድሎች አሉ። ብዙ የስራ እድሎች እና አዲስ አበባ እቺ የምኖርበት አካባቢ በጣም በቃ ታስደስተኛለች አርፍ ነው።

አዎ መተግበሪያዎችን አወርዳለሁ እንደውም አሁን አሁን ለሶሻል ማርኬቲንግ በስገባ በጣም ብዙ መተግበሪያዎችን እያወረድኩ ነው በፊት ላይ ቴሌግራም ኢሞ ኢንስታግራም ኢሜል ፌስቡክ እነዚህ እነዚህን ኤክሴንደር እነዚህ እነዚህን ነበር የማወርድ አሁን አሁን ግን ወደ ሶሻል ሚዲያ ስገባ ብዙ አይነት መተግበሪያዎችን እያወረድኩ ነው። ሩኦ ዞም የባይናንስ ባይኦነር ባይፒት እነዚህ ወደ ፋይናንስ ገንዘብ ነው የምናወጣባቸው የኦንላይን ባንኮችን እነዚህን ለመተግበር የምንጠቀማቸው ባይናንስ ባይፒት ባይኦነር እሚባሉ አፖችን እናወርዳለን። ሌላው ደግሞ ለፍሪሊያንስ የምንጠቀምባቸው ብዙ አይነት አፖችን እያወረድኩ መተግበራያዎችን እያወረድኩ ነው። የፋይበር አፖርክ ክሊክ ኮ ኮወርከር እነዚህ እነዚህ የመሳሰሉ አፖችን ትራንስሌት ማድረጊያ ቋንቋን አማርኛ ወደ እንግሊዘኛ እንግሊዘኛ ወደ አማርኛ ኦሮሞኛ ወደ እንግሊዝ እነዚህን የምቀይርበት ትራንስሌት የማደርግበት አፖችን አወርዳለሁ። ሌላው ቻት ጂፒቲ በጣም በአሁኑ ጊዜ ሶሻል ማርኬት ላይ ሀይለኛ ተጥኖ እያሳደረ ያለው እንደ ቻት ጂፒቲ አይነት እሱን አውርጄ ተግባር እያዋልኩ ነው። እና ብዙ መተግበሪያዎችን ነው የማወርደው አመሰግናለሁ

አዎ ማሸነፍ እችላለሁ። ይኸው አንድ ውድድር በሚደረግበት ሰዓት መሸነፍም ማሸነፍም አለ። ግን አንዴ ታሸንፋለህ አንዴ ልትሸነፍ ትችላለህ ውድድር። ተሸነፍክ ማለት የምትሰራው ስራ አበቃለት ማለት አይደለም። በቀጣይ ዙር ደግሞ ተዘጋጅቶ ለማሸነፍ ተተሽናሽነት ወደ ሽናሽነት ለመቀየር ስላለ። አዎ አሸንፌ አውቃለሁ። ለምሳሌ በምን አሸንፋለሁ በተለይ አፕወርክ ላይ ፍሪሊያንስ እየሰራሁ። ወደ ሃያ ሰው አፕላይ አድርገን ግን ከዛ ሁሉ። የኔን ሲቪ በዴምብ በማዘጋጀት እንድንመረጥ ሆኜ ስራ እየሰራሁ እገኛለሁ ይሄ ራሱ አንዱን ማሸነፍ ነው። ሌላው አሁን ኳስ ጨዋታ ስፖርት ላይ ሊሆን ይችላል እየተወዳደርን። በነጥብ እየያዝን ብርም እያስያዝን ሊሆን ይችላል። በምንጫወትበት ጊዜ አሸንፋለሁ እሸነፋለሁ በቃ እና ማሸነፍም አለው መሸነፍም አለው። መሸነፍ መጨረሻ ነው ማለት አይደለም። ለቀጣይ ዙር በጣም ያዘጋጃል ነው እንደውም መሸነፍ እና የማሸነፍ ችሎታ አለኝ። ብዙ ነገሮችን ትምህርት ማየት እንችላለን። ከአንድ እስከ ስምንት ስማር የምወጣ ከሃያ ስድስት ሃያ ሰባት በቃ ከ ሃያ በላይ ነበር። ግን ወደ ዘጠኝ ወደ ከዘጠኝ ጀምሬ ስሄድ ደሞ ወደ አስር ቤት ወረድኩ ከዛ ወደ ዩንቨርሲቲ ስሄድ በጣም እየወረድኩ እየወረድኩ። እስከ አስር ባለው የመያዝ የማሸነፍ እድሉ አጋጥሞኛል። እና ማሸነፍ ችሎታ አለኝ አመሰግናለሁ

አዎ ሰዎችን በአይን እመለከታለሁ አሁን አሁን እንደውም ምንም ሰው የሚባል አልፈራም። ግን ከዩኒቨርሲቲ እስከመመረቅ ድረስ በጣም ሰዎችን በአይኔ ለመመልከት በጣም ነበር የምፈራ። ይሄም የምፈራበት የነበረው ምክንያት ጥርሴ በልጅነቴ ሳላወልቀው ቀርቶ ደረበ ያ የደረበው ጥርሴ በጣም የተወለጋገደ ስለሆነ። ያን ጥርሴን ለመሸፈን ስል ከሰዎች አይን ለመራቅ ለመደበቅ በጣም ነው ሁላ የምሞክር ወይም እጄን ወደ አፌ እሸፍናለሁ። ወይንም በቃ እንደዚህ ፊቴን ወደ ጎን ወደ ወደ ግራ ወደ ቀኝ አዙሬ ነበር ማወራ አሁን አሁን ግን ጥርሴንም ብሬስ አሳስሬ አስተካከልኩት። ምንም ሰው ፌስ ቱ ፌስ ቢያወራኝ ምንም አልፈራም። ምንም ነገር እናገራለሁ። የመናገር ብቃቴም አለኝ ትንሽ መጽሐፍ ስለማነብ አነጋገሬ አማርኛ በጣም ነው የምመርጠው እየመረጥኩ ነው የምናገረው። እና እሱ እሱ ስላለ የምናገረው አማርኛ ችግር ስለሌለብኝ። የአይን ኮኔክሽኔም ምንም አልፈራም በአሁኑ ሰዓት። ምክንያቱም ጥርሴ ነበር የሚያስጠላ ጥርሴን ስለተስተካከለ ምንም የሚያስፈራ የለም። ፊት ለፊት ነው ቀጥታ የማወራው። እንዳጠቃላይ በቃ አልፈራም አመሰግናለሁ

እኔ ማታ አብዛኛውን የምመከበው ማታ የማታ ምግብ ማለት እራት ማለት ነው እራት አብዛኛውን ጊዜ የመመገበው ከአንድ ሰዓት እስከ ሁለት ሰዓት ባለው ሁል ጊዜ ሁል ጊዜ እራቴን እበላለሁ። ምክንያቱም አንድ ሰዓት ላይ እመጣለሁ ከሰራ እግሬን እታጠባለሁ እግሬን ከታጠብኩ በኋላ ቀጥታ ወደ እራት ነው የምሄደው እራት እበላለሁ ሁሌ በቃ እንደ አጠቃላይ አልፎ አልፎ በሆነ የባህል ምክንያት ካልሆነ የሆነ ሰው መጥቶ ካልሆነ እራቴን የምመግበው ከአንድ ሰዓት እስከ ሁለት ሰዓት ባለው ሁል ጊዜ እመግበዋለሁ ይሄ ነው ያለኝ እኔ እራቴን የለኝም የምክበት መንገድ ይሄ ነው።

አዎ የሙዚቃ መሳሪያ መጫወት እችላለሁ። ባህላዊ ባህላዊ የሙዚቃ መሳሪያዎችን ነው መጫወት የምችለው። አሁን ዘመዊ መሳሪያ የሙዚቃ መሳሪያ መጫወት አልችልም። ባህላዊ ግን አሁን በገጠር አካባቢ ሰርግ በሚደረግበት ሰዓት ሊሆን ይችላል፣ ልደት ሊሆን ይችላል የሆነ ጨዋታ ባሉ ሰዓት እንደ ከበሮ የሚባል ነገር አለ፣ አታሞ ማለት ነው። እነሱን እንመታለን። ወይም በቃ ዞሮ የጨዋታ ማድነቂያ የሚባሉ እንደ ጀሪካ አይነት ሊሆኑ ይችላል። እየደበደብን እንጫወታለን። ባህላዊ የሆኑ የሙዚቃ ማድመቂያ መሳሪያዎችን የመጫወት ችሎታ አለኝ። ዘመናዊውን የመጫወት ችሎታ የለኝም። እንደ ጊታር እንደ ብዙ ነገሮችን ዘመናዊውን መጫወት አልችልም። ምክንያቱም ብዙ መሰልጠን ስለሚያስፈልጋቸው እነዚህ ዘመናዊዎች መሰልጠን ያስፈልጋቸዋል። መማር በደንብ ቁጭ ተብሎ መሰልጠን ስላለባቸው እነሱን አልችልም። እንደ አጠቃላይ ባህላዊ እችላለሁ። ዘመናዊን አልችልም ማለት ነው።

አዎ ሾርባ መጠጣት እወዳለሁ ግን ያው ዘውትር እንደዚህ እንዲደረግ ሳይሆን ካገኘሁ እጠጣለሁ የምጠላ አይደለሁም ካገኘሁ እጠጣለሁ ጥሩ ነው በተገኘ አጋጣሚ እጠጣለሁ እንጂ ዘውትር እንደዚህ ተጠቃሚ አይደለም ሾር ባልጠጣ ብዬ ሄጄ ከፍ እየጠጥቼ አላውቅም እቤት ላይ በተገኘ አጋጣሚ አጠጣለሁ።

ከፀሀይ እንዴት ትጠብቃለህ ለሚለው ብዙ የመከላከያ መንገዶች አሉ። ጥላ ልትይዝ ትችላለህ ባለ ኮፍያ ቆቦችን አድርገ ሊሆን ይችላል። ደግሞ የምንሰራው ስራ ፀሀይ ላይ የሚሰራ ስራ ከሆነ። በጣም ቀደም ብሎ በመውጣት አስራ አንድ ሰዓት ሊሆን ይችላል አስራ ሁለት ሰዓት ሊሆን ይችላል ወጥቶ በጣም ተልተሎ በፍጥነት ሰርቶ ሰባት ሰዓት ስድስት ሰዓት ሲል ወደቤት ተመልሰው ፀሀይን ማሳለፍ እንዳህ አድርጌ ነው። ልከላከለው የሚችለው። ስድስት ሰዓት እና ሰባት ሰዓት ከተመለስኩ በኋላ። እስከ ዘጠኝ ሰዓት ምናምን ቆይና በረድ ሲል ደግሞ ሄጄ ከዘጠኝ ሰዓት ከአስር ሰዓት በኋላ እስከ ምሽቱ አንድ ሰዓት ድረስ በመስራት። ዋናኛውን ፀሀይ እንዲያአደርጌ የመከላከል የማለፍ ብቃቱ አለኝ። ይሄ ነው።

ቅጥል ስም አለህ? አዎ ቅጥል ስም አለኝ ዋነኛ ስሜ ጌትነት ነው። በእናቴ ወጣ በአባቴ ወጣ ደግሞ ምን ይችል የሚባል ነው ዋና ስሜ። እና በፊት አለህ ወይ ለሚለው አዎ አለኝ። ማን ይሉኝ ነበር በጣም አጭር ከመሆኔ ቁመቴ በጣም አጭር ከመሆኔ የተነሳ ጉጥሬ ይለኛል ግማሹ ሰው ጉጥሬ ይለኝ ነበር። ሌላው ደግሞ ፍሬው ይለኝ ነበር። ፍሬው ማለት በቃ ይሆናል አይደል አጭር ሆኖ ግን በጣም ፍሬ የሆነ ሰው ተብሎ ስለሚታሰብ ነው። ጉጥር ያሉኝ ደግሞ አጭር ስለነበርኩ- በዛ ምክንያት ጉጥር አለኝ። ሌላ ጓደኛዬ ደግሞ አንድ ዩኒቨርሲቲ ጓደኛዬ ሌላ ስም ይለኝ ነበር። ጥርሴ ብያለሁ ቅድም ወልገድ ወጣ ገባ የተወላለቀ ምናምን ስለነበረ- እሱን ያይና ፍልፍሉ ይለኝ ነበር። አሁንም ፍልፍሉ ነው የሚለኝ። ግን አሁን አሁን በጣም የተስተካከለ ነው። ግን ፍልፍሉ ይለኛል አሁንም እና አለኝ ቅጥል ስም አለኝ ለማለት ነው። አመሰግናለሁ።

የቪዲዮ ጥሪ አላደርግም። የቪዲዮ ጥሪ እኔ ማደርግም አልወድም። አሁን ሰዎች ሰው ሲደውልላቸው። ሰውዬ እንዲሰማ የሚደረግ ብር እየተከፈለ በወር አምስት ብር ነበር። አሁን ሰባት ብር በቴሌ እየተከፈለ የሚደረግ የጥሪ ማሳመር ያለ። እኔ ግን እሱን ነገር አላደርግም። በቃ አላስፈላጊ ወጪ ነው ብዬ ስለማስብ ሰባት በየወሩ ለምን እከፍላለሁ? ምክንያቱም ያንን እዛ ሙዚቃ ስለሰማ ምንም ይሄን ያህል ተጥኖ። ይሄን ያህል ውጤትማ ነው ብዬ ስለማላስብ። የጥሪ ማሳመሪያዎችን የቢዲዮ ጥሪ አላደርግም።

አዎ ሃይማኖታዊ የማንም ሰው ቀን መኖሩን ህጓን ሁሉ ነገሯን ሃይማኖት የየራሱን ሃይማኖት ማክበር ግዴታ አለበት። ምክንያቱም ከፈጣሪ የተለየ ሰው ህይወት ስለማይኖረው። ምንም ሊያመልክ ይችላል ግን ፈጣሪ ነው ያለውን ነገር በሚገባ ማክበር አለበት። እኔ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ወይም ኦርቶዶክስ እምነት ተከታይ ነኝ። የራሷ የሆነ ቅኖና የራሷ የሆነ ወግ ማእረግ የራሷ የሆነ ዶግማ አላት። ያንን ዶግማ ማክበር መጽሐፍ ቅዱስ ላይ የተጻፈ ነገሮችን በሚገባ ማክበር አለብኝ። እንደውም ከመጽሐፍ ቅዱስ በጣም አስሮች ትዕዛዞች አሉ። አትስርቅ አታመንዝር አትዋሽ በባልንጀራ ላይ አትፍረድ ወንድምና ወንድምን አታጣላ። እናትና አባትን አትሳደብ። ስሜን በከንቱ አትጥራ እነዚህ እነዚህ የመሳሰሉ አስር ትእዛዛቶችን የማክበር ግዴታ አለብን። መጽሐፍ ቅዱስ ላይ የተጻፈው ሁሉ ሀገር መከበር አለበት። ከፈጣሪ በላይ ማንም ስለሌለ። እና ሃይማኖታዊ ግዴታዬን በደንብ ነው የማከብረው አመሰግናለሁ

ቃልህን ትጠብቃለህ የሚል ምርጥ ጥያቄ ነው። እርግጥ ይሄ ነው ለማለት ጠበቅ ያለ ቃል ገብቼ አላውቅም። ግን የሆነ ነገር አደርጋለሁ ካልኩ የሆነ ነገር እሰጥሃለሁ ካልኩ በዛች በተባለችት ሰዓት በተባለችው መጠን በተባለቻት ቀን ያንን ቃል እሰጣለሁ። ግን እውነቱን ለመናገር ይሄን ያህል አሁን የፍቅር ጥያቄ ሊሆን ይችላል። ሌላ የውርስ ነገር ሊሆን ይችላል ይሄን ያህል። ከበድ ያለ ወይም ተለቅ ያለ ቃል ገብቼ አላውቅም። ግን እንደዚህ ቀለል ቀለል ያሉ። ቃሎችን በተባልኩት እውነታ በቃ ለአንድ ሰው አሁን አንድ ሺህ ብር እሰጥሃለሁ ካልኩት ያን አንድ ሺህ ብር በቃ እሰጠዋለሁ ይሄ ቃሌ ነው። ሌላ የሆነ ነገር እሰራልሃለው ካልኩ በቃ ያንን ግዴታ እሰራለታለሁ ቃሌ ነው። የሚገርመው ይሄንን የምተገብርበትም ዋናኛው እንድተገብር የረዳኝ ነገር። የማይሆን ከሆነ አይሆንም ነው በቃ እምቢ ነው እምቢ በጣም ነው የምችል እምቢ ማለት። ካልመሰለኝ የማላደርገው ከሆነ እሺ ብሎ መተው አልፈልግም። የማይሆንልኝ ከሆነ በቃ እምቢ እላለሁ። እና አብዛኛው እኔ ቃሌን ጠባቂ ነኝ ብዬ አስባለሁ አመሰግናለሁ

አዎ ቅርጫት አለኝ። ቅርጫት አብዛኛውን ጊዜ በገጠር አካባቢ ለመሸከሚያነት የምንጠቀመው ነው። ሴቶች አሁን እንደዚህ ምርቶችን ለማምጣት ለምሳሌ ጤፍ ሊሆን ይችላል በቀሎ ሊሆን ይችላል ሰንዴሊሆን ይችላል ጓያ ሊሆን ይችላል እነሱን ለማምጣት ሴቶች አብዛኛውን ጊዜ የሚሸከሙት በጀርባቸው ነው። በጀርባቸው ስለሆነ ያ በጀርባቸው ደግሞ ቅርጫት ተጠቅመው ነው። አብዛኛውን ቅርጫት እና ሴቶች የሚጠቀሙት። ጭድ ለማጓዝ እንደዚህ ገለባ ነገር ለማጓዝ በቅርጫት ጤፍ ለማዋስ በቅርጫት ነው። ያንን ገለባ አድርገው ጀርባቸው ላይ ቅርጫቱን አድርገው ተዘ ገለባው በላይ ሆኖ ተሸክመው ይሄዳሉ። ወንዱ ደግሞ ቅርጫቱን የሚጠቀምበት ለምሳሌ አሁን የሚደለድል ቤት ካለ ይሄ ወለሉ ሊሆን ይችላል። ደጅ ሊሆን ይችላል የሚሞላ ነገር የሚጓዝ ነገር ታለ በቅርጫት እያደረገ። ያንን አፈርም ከሆነ አፈር ድንገይም ከሆነ ድንገይ ያንን እየተሸከመ በቅርጫት ያስገባል በየት ማለት ነው? እና ለዚህ ለዚህ እንጠቀምበታለን ስለዚህ ቅርጫት አለ ቅርጫት ብዙ ጥቅሞች አሉት። የተለያዩ አትክልቶችን ለምሳሌ ቲማቲም ካሮት ቄስር ቃሪያ ሊሆን ይችላል ተመረተበት ቦታ ወደ ገበያ ወስደን ለመሸጥ በቅርጫት ተሸክመን ነው የምንወስደው። ስለዚህ የቅርጫት አለኝ አመሰግናለሁ

አዎ በመስመር ላይ እማራለሁ አሁን እንደውም የሶሻል ማርኬቲንግ በጣም በተስፋፋበት ጊዜ አብዛኛውን ጊዜ በመስመር ላይ ነው ትምህርቶች ያሉ። ለምሳሌ እኔ የምማራቸው እንግሊዘኛ ቋንቋ እየተማርኩ ነው። ሁለተኛ ቪዲዮ ኤዲተር እየተማርኩ ነው። በሶስተኛ ደረጃ አፕወርክ ፋይበር የመሳሰሉ ፍሪላንሶች እንዴት እንደሚሰሩ እንዴት መስራት እንዳለብን እንዴት አድርገን ገንዘብ ማግኘት እንዳለብን እየተማርኩ ነው። ሌላው ደግሞ ሲቀጥል ያ የሰራነውን ገንዘብ እንዴት እንደምናወጣው እንዴት አድርገን መውጣት እንዳለብን። አሁን ለምሳሌ በዶላር ከሰራን ወደ ኢትዮጵያ ብር ለመቀየር እንዴት ማውጣት እንዳለብን። የሚያስተምሩ ብዙ ዩቲዩበሮች ብዙ የሚያስተምሩ ሰዎች አሉ። ከእነሱ እማራለሁ። ከእነሱ ከምማራቸው ውስጥ ፓይዎነር እንዴት እንደሚከፈት ባይቢት እንዴት እንደሚከፈት ባይናስ እንዴት እንደሚከፈት። ፓይባል እንዴት እንደሚከፈት እነዚህ በቃ አሉ የዋሌት ዘሮችን እንዴት እንደሚከፈቱ እማራለሁ። ግን በዋነኛነት መስመር ላይ የምዋ የምማርበት መንገድ ቋንቋ ለመልመድ ነው። እንግሊዘኛ ቋንቋ ለመልመድ በጣም ነው የምፈልገው እና እሱን እየተማርኩ ነው ያለሁት። የተለያዩ ዩቲዩበሮች የተለያዩ ዩቲዩብ ላይ የሚያስተምሩ ሰዎች በጣም ብዙ በርካቶች አሉ። በተጨማሪም በእንግሊ የእንግሊዘኛ ፊልሞች አሉ። እነሱን በደንብ ነው የምመለከት እና መስመር ላይ በደንብ ነው እየተማርኩ ያለውት አመሰግናለሁ

መጠበቅ ታግድ ነው መጠበቅ መታገድ ነው ወይ ለማለት ይመስለኛል ያሁኑ ጥያቄ? መጠበቅ መታደግ መታገድ አይደለም አንድ ሰው ቀጠሮ ቀጥሮህ ከነበር ያንን ለተወሰነ ደቂቃ ሃያም ደቂቃ ሊሆን ይችላል አስራ አምስት ደቂቃ ሊሆን ይችላል። እሱን መጠበቅ ነው። እና ይሄ እንደ መታደግ አልቆጥረውም። አመሰግናለሁ

የሚገርመው ነገር እኔ አስተያየት መቀበል በጣም ነው የምወደው ምክንያቱም ከአስተያየቴ ብዙ ነገሮችን መማር ስለምችል በጣም መማር ስለምችል መማር ስለምፈልግ በጣም ነው አስተያየት መቀበል የምፈልገው እንደውም ለምሳሌ አሁን ይሄን ሁለት አመት ወደ ሶሻል ሚዲያ ስቀላቀል ብዙ ጓደኞቼን አጥቻለሁ ብዙ ቤተሰቦቼን ከመደወል ተቆጥቤያለሁ ካለኝ ከጊዜ አንፃር እና በዚህ ምክንያት ጓደኛ የለኝም። እና ለምን ጓደኛ አትይዝም እያሉ ሰዎች ይመክሩኛል በዚህ በዚህ ምክንያት ነው ጓደኛ የማልይዘው ምናምን ብዬ ለማስረዳት እሞክራለሁ። እንደውም የሚገርመው አሁን በመንግስት መስሪያቤት ተቀጥሬ እየሰራሁ እስቲ የሆነ አስተያየት እንድትነግሩኝ እፈልጋለሁ ምናምን ብዬ ተናገርኩ በቃ ስለዚህ ያላችሁን አስተያየት ነገሩኝ እኔ ስለሚጠቅመኝ እኔ ስለሚያስፈልገኝ ያላቸውን አስተያየት በደንብ ንገሩኝ ብዬ ተናገርኩ እና ያላቸውን የተሰማቸውን አስተያየት ተናገሩ። ጠያቂ መሆን አለብህ? ጠይቅ ያልገባህ ካለ፤ ግር ያለ ነገር ካለ፤ የሚያስፈልግህ ነገር ካለ፤ የመጠየቅ ልምዱ ይኖርሃል ይሄውን የሚገርም ሀሳብ ነው በህይወቴ ላይ በጣም ብዙ ነገር መጨመር የሚችል በጣም ሀይለኛ ነገር ነው ምክንያቱም ሰው ሲጠይቅ ነው ሊቅ የሚሆነው የማይጠይቅ ሰው አይ በቃ ደደብ ነው። እና እኔ በጣም መጠየቅ እንዳለብኝ ሳልጠይቅ ቀርቼ ብዙ ነገር እንዳጣው ብዙ ነገሮችን ማድረግ እየቻልኩ ሳላደርግ ስለቀረሁ ትክክለኛ ምክር ይሄንን አግኝቻለሁ። ሌላው ደግሞ እንደ እንግዳ አትሁን ቶሎ ልምድ ልምድ በል ልመድ ሰዎችን ልመድ ቅርብ እንግዳ አትሁን ይሉኛል። አዎ ይሄም ትክክል ነው በቃ እኔ ሁሌ አዲስ አንገቴን መድፋት ምንም ይሄን ያህል የመናገር ብቃቱን የለኝም ብዬ አምናለሁ መሰለኝ ብዙም አልናገርም እና ይሄ ዋናኛ ችግሬ ነው ብዬ አስባለሁ።

ያ አንዳንዴ በመስመር ላይ በማይታወቁ ቦታ ወይም ቀንስ ባሉ ቦታ ላይ የመግዛት አጋጣሚዎች አለ። ለምሳሌ በቃ እንዴት ተባራሪ የሚባሉ ወይም በሶማሊ ሪጅን ወይም በድሪደዋ ከተማ ስንሄድ ሶቶ ሶቶ ይባላል። እና ሶቶ ሶቶ ወይም ጂጂጋ ላይ ያለ ደግሞ ቦንዳ ሲባል አይታወቅም። በቃ በአጋጣሚ ሆኖ ሊቀንስ ይችላል ሊጨምርም ይችላል። በሚቀንስበት ሰዓት በመንገድ ላይ ልገዛ እችላለሁ። እና ይሄ በመስመር ላይ ግዢ ነው ብዬ አስባለሁ። ያ እመሰግናለሁ

አዎ። በመንጻፍ ላይ እቀመጣለሁ እንደውም በአሁኑ ጊዜ። ዘመናዊ በመዛበት ጊዜ ብዙ የሰዎች ፍጥራ በበዛበት ጊዜ። ብዙ የተለያዩ ወለል ያሉ የምንጽፍ አይነቶች አሉ። በምሳሌ በጣም የሚመች እንደ ፀጉር በፀጉር አይነት መልክ የሚዘጋጅ በጣም መቼ የወለል ላይ ምንጻፍ አለ? እና አብዛኛውን ጊዜ ወለል መቀመጥ እንደውም ያስደስታል። ለምን ቢባል። ወለል ላይ ስትቀመጥ ይሄን ያህል ለጀርባህም ሆነ ለኩላሊት ችግር ይሄን ላይ አያጋልጥም። ምቾት አለው። እንዳሻህ ነው እግር ምትዘረጋ። እንዳሻህ ነው በወገብ እርፍ ምትል። ስለዚህ እንደኔ በምንጻፍ ላይ ትቀመጣለህ አዎ እቀመጣለሁ። ምክንያቱም አስፈላጊ ስለሆነ።

ጥሩ ጥያቄ የስራ ቦታህ እንዴት ነው ለሚለው? መንግስት መስሪያ ቤት ከተቀጠርኩ የው አሁን ታህሳስ አስራ አምስት አንድ አመት ያልፋል እና የስራ ቦታውን ሳይ በጣም የሚያድስት ነው። ምክንያቱም መስሪያ ቤት ውስጥ ብዙ በቃ እንዳለ የኢትዮጵያ ታሪክ ሙሉ ታሪኳ ውስጥ ላይ የተቀመጠ። በዶክመንትም በኮምፒውተር ወይም በዲጂታል አለም ተካቶ ሙሉ ዶክመንት የኢትዮጵያ ታሪክ የተቀመጠበት የመስሪያ ቤት ቦታ ነው። እንደውም አብዛኛውን ጊዜ ቅርስ ነገር ስለሆነ። ታሪክ ነገር ስለሆነ። ከአዲስ አበባ ውጪ እየወጣን ወደ ገጠር እየሄድን ቅርስም ሊሆን ይችላል መጽሐፍም ሊሆን ይችላል። በአብዛኛው እንጎበኛለን ወጣ እንለለን ተከተማ ውጪ እየወጣን በጣም ነው የምንጎበኘው። እና የስራ ቦታ እንዴት ነው የሚለው? በጣም አስደሳች ነው። የሚገርመው ይሄ ወመዘክር ወመ እትዮጵያ ብሄራዊ ቤተመዛግብት አንድ ቤተመጽህፍት የሚለው ተቋም። በመጀመሪያ ጊዜ ያቋቋመው መንግስቱ። ሀይለ ስላሴ ወይም ፕሬዝዳንት ሀይለ ስላሴ ማለት እንችላለን። እሱ ነው ለመጀመሪያ ጊዜ ያቋቋመው። የራሳቸው የመንግስቱ ኃይለማርያም ቅርስ አለ። የመንግስቱ ኃይለማርያም ቤተሰቦች የሚባሉ አሁን ያሉ የልጅ ልጅ ምናምንም ሊሆን ይችላሉ። በጣም የልጅ ልጅ ሰባተኛ ወገንም ቤተሰብ ሊሆን ይችላሉ። አንድ ዶርም ተሰቷቸው እየኖሩበት ያለ ተቋም ነው። ምክንያቱም ሀይለ ስላሴ ይሄ ተቋም እንድቋቋም ስላደረጉ። ይሄ ተቋም አሁን ለሰማንያ ሶስተኛ ጊዜ ያክብራል። ሰማንያ ሶስተኛ ማለት አሁን ሁለት ሺህ ሃያ ስድስት ነው። ሃያ አምስት ሃያ ስድስቱ ስናነሳ። በቃ በአንድ ሺህ ዘጠኝ መቶ ሃምሳ አምስት ሃምሳ ስድስት አካባቢ የተመሰረተ ማለት ነው። በጣም ረጅም አመት ያስቆጠረ ኢትዮጵያን ቤተ መጽሐፍት አንደ ቤተ ላይ ቤተ ኢትዮጵያን ቤተ ቤተመዛግብት በመጽሐፍት አገልግሎት። በጣም አስፈላጊ ነው እንደ ሀገር ዶክመንትን ለመያዝ ታሪክን ለመያዝ ብዙ ነገርን ለመያዝ አስፈላጊ ነው ብዬ አስባለሁ።

በሚገባ የስልክ ካሜራ በደንብ ነው ምጠቀመው። እንደውም ከዚህ የእናንተ ስራ ከመምጣቱ በፊት ጄን የሚባል ካምፓኒ አንድ ዩናይትድ ስቴት ወይም የሚገኝ አንድ ተቋም እንድንሰራለት ጋበዘንና የተወሰኑ ቪዲዬዎችን እየቀረፅን ልከናል። መቶ ሃያ መቶ ሰላሳ ቪዲዬዎችን እኔ የራሱ ልክያለው። እና ይሄንን መቶ ሰላሳ መቶ ሃያ ቪዲዬችን ስልክ ሁሎችንም የቀረፅኳቸው በስልክ ነው። እና የስልክ ካሜራ ትጠቀማለህ ወይ ለሚለው መልስ አዎ በደምብ ነው ምጠቀመው። ፎቶ ለማንሳት ቪዲዮ ለማንሳት ብቻ ሳይሆን እንደዚህ በአጋጣሚ የሚመጡ የስራ እድሎችን ወይም በአጋጣሚ የሚመጡ የሆነ ክህሎት የሚጠይቁ ነገሮችን ለመሳተፍ በጣም እየተጠቀምኩበት ያለ የስልክ ካሜራ። ሌላው የስልክ ካሜራ መማሩ ምንድነው? አሁን ዋናኛ ፍላጎቴ ቪዲዮ ኤዲተር መሰልጠን ስለሆነ። በየአካባቢው ስሄድ በየቤቱ ስሄድ በደንብ የመቅረፅ እድሉን እንዲሰጥ አድርጎልኛል። ስለዚህ የዋነኛ ያደረገልኝ ነገር የስልክ ካሜራ አጠቃቀም ወይም ጥቅም ነው። እና በጣም ነው የምጠቀም ለማለት ነው።

የሆኑ ጥያቄ ደግሞ የመጠጥ ውሃህን ከየት ታገኛለህ? እንደ ገጠር ስናድግ የመጠጥ ሆዉሃዎች የሚገኙ አብዛኛውን በተፈጥሮ ከሚገኙ ነው እንደዚህ ቴክኖሎጂ አልነካቸው ወይም ዘመናዊ ነገር ያልነካቸው ከድቡክ ከድቡክ ነገርም ሊሆን ይችላል ከጉርጓድ ከዝናም በማጠራቀም ሊሆን ይችላል የሚጠጡ ነገሮች ከብዙ መንገድ የሚገኙበት በገጠር አካባቢ። በዋናነት ግን የመጠጥ ሆዎች የሚገኙት ከጉርጓድ ነው። ጉርጓድ መኪና በመጠቀም ሊሆን ይችላል። ሰውን ብቻ በመጠቀም ሊሆን ይችላል። በቃ እሁዋን በማግኘት የሚገኝ ነው። ጉድጓድ ማለት ሌላኛው የሚገኝበት መንገድ ምንጭ። ጫካ ወዳለበት ቦታ ሊሆን ይችላል ብዙ ቤት ወዳለበት ቦታ ሊሆን ይችላል። ምንጮችን በመቆፈር የሚገኝ የውሃ አቅርቦት ምንጭ ይባላል። ይሄም አንዱ የውሃ ማግኛ መንገድ ነው። ሁለተኛ ደግሞ በየቢሮአችን የመንግስት መስሪያ ቤት ከሆነ ቢሮ ውስጥ የሚገኝ በቦን ቦን ማለት በትቦ ነገር ከአንድ ጫካ ውስጥ ተስቦ እየመጣ የሚቀርብበት መንገድ ነው። እና በብዙ መንገድ ወር ማግኘት ይቻላል። አመሰግናለሁ

እኔ የምወደው የቁጥር ሁሉም የሚወደድ ነው። ምክንያቱም የየራሳቸው ቁጥሮች የራሳቸው ቀመር የራሳቸው ተልእኮ አላቸው። ግን በጣም የምትወደው ቁጥር ከተባለ እንደ እምነት እንደ ኢትዮጲያ ኦርቶዶክስ ተዋህዶ ወይም እንደ ኦርቶዶክስ እምነት ስንሄድ ሰባት ቁጥር ራሱን የቻለ ትርጉም አለው አስራ ሶስት ቁጥር ራሱን የቻለ ትርጉም አለው። ሰባት አሁን ስንል አብዛኛው መጽሐፍ ቅዱስ ላይ ያሉ ስሞች ስለ እግዚአብሔርም ስለ ፈጣሪ የሚናገሩ ስሞች አብዛኛውን ሰባት ፊደል ናቸው። ፈጣሪያችን ልኡል እግዚአብሔርም አብዛኛውን የሚያዛቸው ትዛዞች ሰባት ሰባት የሆኑ በቃ አብዛኛው እንደዛ ናቸው እሱ ራሱን የቻለ ትርጉም አለው። አስራ ሶስትም በጣም ትርጉም አላት በጣም ነው የምወዳት ለምን ቢባል? አለም ያለውን የወራቶችን አስራሁለት ናቸው ብሎ ያሰባል ጳጉሜን ወደ በየወሩ በመበታተን ብቸኛው ሀገር ኢትዮጵያ ግን ጳጉሜን አንድ ወር ናት ብሎ አስራ ሶስት ያደርጋል። እና የሷ ራሱ የተለየ የተለየ ፎርም የተለየ ተግባር ስላለት አስራ ሶስትም ትለያለች እንደውም። አስራ ሶስትን ውጪዎች እንደማይጠቀሙ የሚታወቀው። አስራ ሶስት ከአስራ ሶስት የሆኑ ፎቅ ካለ አስራ ሁለት ብለው አስራ ሶስትን ይዘሉና አስራ አራትን የሚሉ አስራ ሶስትን አይጠርዋትም እና አስራ ሶስት የተለየ ምክንያት አላት። በይበልጥ የምወደው ቁጥር ሰባት አስራ ሶስት ከትርጉም አንፃር የሆነ ትርጉምም ስላላቸው እነዝሂን ሁለቶችን ቁጥር በጣም ነው የምወድ።

አዎ ማብሰል እችላለሁ። ግን ይሄን ያህል ሁሉንም ነገር ሳይሆን ቀለል ቀለል ያሉ ነገሮችን እንደ ሻይ ነገር ወጥ መስራት ያሉ ነገሮችን ማብሰል እችላለሁ። እንጀራ መጋገር አልችልም። ዞሮ በቃ ቀለል ያሉ ነገሮችን ማብሰል እችላለሁ። ደግሞ እንደ ገጠር አይደለም ገጠር ላይ ለመብሰል የሚያስቸግረው ነገር እሳቱ በደንብ ላይያያዝ ይችላል። ልምድ ስለሚጠይቅ በመሃል ጠፍቶ የማብሰለውን ነገር እንዳይበሰል ሊያደርግብኝ ይችላል። እና ገጠር ላይ ለማብሰል እሳቱን ማንደዱ ነው የሚያስቸግረው። የምትቀምመው ነገር ሳይሆን በቃ እንጨት ተጠቅመህ ኩበት ተጠቅመህ ነው የምትሰራው ላይነድ ይችላል። የእንጨቱ እርጥብ የኩበቱ እርጥብነት በቃ ሊያስቸግርህ ይችላል። እሱ እሱ በጣም ለወንዶች ያስቸጋሪ ነው። ግን እንደ ከተማ ግን ስንሄድ በስቶቭ ነው ሁሉ ነገር የሚሰራው እሳት ማንደድ የለም። ዋናው የሚጠበቅ ምን ያህል ጨው ላርግ ምን ያህል በርበሬውን ላርግ የሚለው ብቻ ነው እንጂ የእሳት ችግር ስለሌለ ለማብሰል በጣም ቀላል ነው። ነገር ማብሰል ምጣድ ሳይቀር በምቻልበት ነው ከተማ ላይ በጣም ጥሩ ስለሆነ እንደ ጥቃሬ ማብሰል ትችላለህ የሚል ሙሉ በሙሉ ባይሆንም በመጠኑ የማብሰል እችላለሁ ቀለል ቀለል ያሉ ስራዎችን።

ብዙም ተጠቃሚ አይደለውም። ሽቶ ግን አንዳንዴ ሙሉ ልብሴን አጥቤ አድርቄ ወደ ሻንጣ በማስገባበት ሰዓት ሙሉ ልብሴን ሽቶ እየቀቡ የማስገባት ልምዱ አለ። በአንዳንድ ጊዜ ነው አልፎ አልፎ። ምክንያቱም ከዛ ቀብተህ አስገብተህ ወደ ሻንጣ አውጥተህ ስትለብሰው በጣም የሚያምር ለዛ የሚያምር ሽቶ ሽታ ስለሚኖረው እንደሱ እጠቀማለሁ። እና አንዳንድ ጊዜ የሆነ ቦታ የምሄድበት በቃ የሆነ ጥሩ መድረክ የሆነ የተሻለ ቦታ ምገኝ ከሆነ ተጠቅሜ ሊሄድ እችላለሁ። እንጂ ዘወትር አዘውትሬ ሽቶ ምጠቀም አይደለሁም። እንኳን ሽቶ እንዴ ሌላ ቅባቶችንም ዘወትር የምጠቀም አይደለሁም በቃ አስፈላጊ ከሆነ የሆነ ቀን። በቃ ልብስ አሁን ሌላ ጠረን አለው ብዬ የማስብ ከሆነ አንዳንዴ የተቀብቶ የማደር ልምድ አለኝ።

አዎ ከደንበኞች ጋር እሰራለሁ። እንደ መንግስት መስሪያበትም ስሰራ ብዙ ድንበኞች ይመጣሉ የመግዛት የመሸጥ ስላለ ግዢና ፋይናንስ ነው የሚል እኛ የምንሰራበት። እና ከምጡ ደንበኞች ጋር አንዲህ በሆነ ምክንያት ተዋውቀን እነሱ የሆነ ግዥ ወይም ሽያጭ ካደረጉ ከዛ በኋላ አብረን የመቀጠል ብዙም ጊዜ አብረን የመቀጠል አለ ሌላ ሰው አንፈልግም እነሱ ክደን ደንበኞችን። ተጨማሪ ስራ ሲመጣ ራሳቸው ከዝህ በፊት የነበሩ ደንበኞች እንዲሰሩ በማድረግ አብረን እንሰራለን። ሌላው ደግሞ ሲቀር የሶሻል ማርኬት ወይም እነዚህ የኦንላይን ስራዎች ላይ። በቃ አብረን እንድንሰራ አሁን በግሩፕ የሚሰራ ስራ ከሆነ ከዛ እንዴ ከተዋወቅን ሌላም የ ኦንላይን ስራም ሲመጣ ሌላ እምሰራው ስራም ሲመጣም አብረን ተሳስረን የመስራት ልምዱ አለ። እና እንደ አጠቃላይ ከደንበኞች ጋር ትሰራለህ ለሚለው? አዎ እሰራለው።

ደሞዝ በየትኛው ቀን ታገኛለህ እንደ ኢትዮጵያ ስንመጣ አብዛኛውን መስሪያ ቤቶች ደሞዝ የሚከፍሉት ወሩ ባለቀ በወሩ ልክ ጨርሰው በአንድ እና በሁለት ደሞዝ ይከፈላል። ሌላው አንዳንድ መስሪያ ቤት ደግሞ። በፈረንጆች አቆጣጠር አድርገው በገና በኢትዮጵያ ስንወስደው በሃያ ሶስት በፈረንጆች ሲሆን ደግሞ በሰላሳ ይከፈላል። እና አሁን የኛ ራሱ የኛም መስራ ቤት የምከፍለው ወሩ ከመድረሱ ገና ሰላሳ ሳይሆን በሃያ ሶስት እና በሃያ አራት ደሞዝ ይከፈላል። ይሄ እንደኛ መስሪያ ቤት ነው ሌላ አንዳንድ መስሪያ ቤቶች እንደዚህ ነው የሚደረግ። ግን አብዛኛው ስኔድ ሃያ ዘጠኝ ሰላሳ ሰለሳ ስባል በአንድና በሁለት ነው ደሞዝ አብዛኛው የምገባው። የኛ ደሞዝ የምገባ በቃ በሃያ ሶስት በሃያ አራት ሁሌ ይገባል።

በጣም ያስደሰተኝ ርዕስ የምትወደው መጽሐፍ ምንድነው? ብዙ ብዙ መጽሐፎች አሉ ይኸው የኛ ዋናኛው ተግባር መርጦ የማንበብ ነው። የሚሆነንን ማንበብ የማይሆነንን መተው የተነበበው መጽሐፍ ሁሉ ሁሉም ሀሳብ ልክ ነው ብሎ መውሰድ የለም መቼም መርጠን ነው ይሄ ይሆናል ይሄ አይሆንም ብሎ መርጦ መውሰድ የኛ ሀላፊነት ነው። እና በጣም ምወደው መጽሐፍ ሁል ጊዜ ማነበው ሁል ጊዜ በቃ በቀን በቀን ሰላሳ ደቂቃ የማነበው መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋህዶ ያለ መጽሐፍ ቅዱስ። እሱ ላይ የሌለ ነገር የለም የሰው ልጅ ሌላ መፅሀፍ ራሱ ማንበብ የለበትም። ስለ ህይወት ብትል ስለ ትዳር ብትል ስራ እንዴት መስራት እንዳለብህ ብትል እሚያስተምር የኋሎን ታሪክ እየነገረ ወደፊት ምን ምን ሊያጋጥመን እንደሚችል ምን መዘጋጀት እንዳለብን በጣም ሚመክር በቃ ሌላ መቶ መጽሐፍ ከማንበብ እሱን አንዱን መጽሐፍ ቅዱስ ማንበብ በጣም ወሳኝ ነው። ለምሳሌ አሁን ስለ ስራ ምን ይላል? ሶስት ሰዎች አሉ ለሶስቶችም የሆነ ነገር ሰጠ አምስት የአንዱ አምስት የአንዱ ሁለት የአንዱ አንድ ሰጠ አምስት ተሰጥቶ አስር አርጎ ወሰደ ሁለት የተሰጠው አራት አርጎ አንድ የተሰጠው እንዳኖረ አኑሮ ዝም ብሎ ወሰደ። ከዚህ የተነሳ ነው ያለ። ምንድነው? የሌለህን ትቅማለህ የሚል ከዚህ የተነሳ ነው ያ ሰውዬ ወሰደው አልሰራበትም ስለዚህ መስራት ነበረበት። ስላልሰራ አንዴ የነበረውን ወሰደበት ስለዚህ ከሌለህ ይወሰዳል። ካለ ይጨመርልሃል የሚል። አምስት የነበረው አስር አርጎ ሲሰጥ አንተ ጥሩ ነው ተብሎ ተመሰገነ ስለዚህ እንድትሰራ ነው ይሄ እንድትሰራ። ሌላው ዋነኛው ግን በቃ ወደፊት ምን እንደሚሆን በቃ ግምት የማቅረብ አሁን ካለንበት አንፃር ከዚህ በፊት ከነበረውን አንፃር እያገናዘብን ወደፊት ምን እንደሚሆን ለመገመት በጣም ይረዳል በጣም ያገሪቱን ሁኔታ ሁሉ ሊሆን ይችላል። በቃ ከዛሬ በፊት የነበረውን እያየ ከዛሬ በፊት የነበረውን ትንቢት እያየን አሁን ላይ ያለውን እያየን ወደፊት ነገ ከነገ ወዲያ ምን እንደሚሆን ለመገመት በጣም ቀላል ነው። መጣ ምን መፅሀፍ ቅዱስ ነው የሚለው። ሌላው ልብ ወለድ በጣም ነው ምወድ። ለምን ቢባል? የአንድ ሰው ልቦለድ ባነበብክ ቁጥር ያ ሰውዬ ደስታውንም ሊሆን ሊሆን ይችላል ሀዘኑንም ሊሆን ይችላል እንዴት እንዳሳለፈ በምን አይነት መንገድ እንዳለፈው በቃ የሆነ ምን አይነት ክህሎት እንደተጠቀመ በጣም በቀላሉ ማወቅ ይቻላል። የሰው ልጅ ሲማር ግዴታ ያንን ለመማር በዛ ፈተና ላይ ማለፍ የለበትም። ወይም የሆነ አዳጋ ደርሶበት ከዛ መማር የለበትም። እንደውም ይባላል። በራሱ ላይ ሲደርስ የሚማር ከስህተቱ የሚማር የጎበዝ ነው ይባላል። ግን ከሰዎች ስህተት የሚማር ሰው በጣም ብልህ ነው ይባላል ይሄ እውነት ነው። አንዴ እኛ ላይ ደርሶ ከምንማር ይልቅ ሰዎች በሰዎች ስህተት ላይ የደረሰውን አይተን የምንማረውን ነገር በጣም አስፈላጊ ነው። እና ልቦለድ ማንበብ በጣም ነው ምወድ። ሌላው አሁን ደግሞ ትንሽ የመብሰል በእድሜም ከፍ የማለት ሁኔታ ሲመጣ ቢዝነስ ወይም ንግድ ነክ መጽሐፎችን በጣም እያነበብኩ ነው። ያስደስቱኛል በቃ እንዴት ቢዝነስ መስራት እንዳለብህ። በተለይ እንደውም ይሄ ፑርዳድ ኤንድ ሪችዳድ የሚለው ወይም የሀብት መንገድ የሚል መጽሐፍ መቶ ሃያ መቶ ሰባ አራት ገጥ ያለው መጽሐፍ። እሱን ወደ ሁለት ጊዜ አነበብኩት። በቃ እንዴት አርገህ መስራት እንዳለብህ ስትሰራስ ምን አይነት ስህተቶችን መስራት እንደሌለብህ። ትርፍህን እንዴት ማሳደግ እንዳለብህ ትርፍህን እንዴት ኪሳራ እንዴት መቀነስ እንዳለብህ በጣም የሚያበረታታ መጽሐፍ። አሁንም አለ የናቦሊዮን ናቦሊዮን ሃል የሚባል የውጭ ጸሐፊ ነው የጻፈው መጽሐፍ አለ። ወደ ሀብት ጉዞ ይላል። በጣም የሚገርም ሃያ አምስት ሺህ ሰዎችን ቃለመጠየቅ አድርጎ ከዛ ሰብስቦ የጻፈው መጽሐፍ ነው። ይሄንን በጣም ነው ምወድ እና እንዳጠቃላይ መጽሐፎችን ረዣዥም መጽሐፎችን የማንበብ እወዳለሁ። አመሰግናለው።

በሚገባ ነዋ የህዝብ ማመላለሻ በኢትዮጵያ የማይጠቀም ህዝብ የለም። ይሄን ባስ ምንድነው? አንበሳ ባስ የሚባል አለ ሃይገር ባስ የሚባል አለ ቬሎሲቲ የሚባል ባስ አለ። ይሄንን ባቡር። ባቡር ሰው ይሁን እቃ ይሁን የማይታወቅበት ሰውን በሰው ደርቦ አንዱ አንዱን ተሸክሞ የሚሄድበት የሰው ማመላለሻ በደንብ ነው የምንጠቀመው። እንደ አገራችን ስንመጣ አሁን አሁን እንደውም ሙሉ ህዝቡ ወደ ባስ ወደ ባቡር ተዘዋውሯል። ለምን? በነዳጅ መወደድ ምክንያት አንድ ታክሲ ስትጠቀም መቶ ብር ሁለት መቶ ብር ልትከፍል ትችላለህ። እሱ እሱን መቋቋም ስላቃተው ሙሉ የኢትዮጵያ ህዝብ ወደ የት ሄዷል? ወደ ህዝብ ማመላለሻ። እና እንደ አጠቃላይ እጥር ሳደርገው የህዝብ ማመለሻ ትጠቀማለህ። ወይ? አዎ እጠቀማለሁ። ለምሳሌ የመንግስት ስራ ከገባው አሁን አንድ አመቴ ነው። የምንመላለስ በህዝብ ማመላለሻ ነው። ፐብሊክ ወይም ሰርቪስ በሚባለው በሱ ነው ስንሄድም ስንመጣም። ሁሌ በቃ የወንበር አለ ግን ዞሮ ዞሮ። ብዙ ህዝብ መያዝ ይችላል። ግን የመንግስት ሰራተኛ ስለሆነ ሁሉም በወንበሩ ቁጭ ብሎ ነው የሚሄደው። እና የህዝብ ማመላለሻ እጠቀማለሁ።

አዎ ስልጠና እወስዳለሁ። ባለማዊ ትምህርት ሊሆን ይችላል ለምሳሌ አንድ ሰው ዲግሪ ለመያዝ ስልጠና ስንት አራት አመት አምስት አመት ሶስት አመት ሊሆን ይችላል ዩኒቨርሲቲ ይቆያል። እንደሱ ሁሉ እኔም አራት አመት በአካውንቲንግ ሰልጠኜ ወጣው። ዲግሪ ተመረኩ ይዣለሁ ዲግሪ። ይሄ አንዱ ስልጠና ነው። ሁለተኛ ወደ ስራ ስገባ ወደ መንግስት ስራ ስገባ ኢፍ ኒንስ የሚባል ስልጣን። በፋይናንስ ወይም በአካውንታንት ላይ ሊሰራ የሚችል ኢፍ ሚንስ የሚባል ስልጣን ለሁለት ሳምንት ዩኒቨርሲቲ ውስጥ ሰልጥኛለሁ። ሌላው ሶሻል ሚዲያ ላይ ሁሉም ሶሻል ማርኬት ላይ የሚሰሩ ስራዎችን። እንደ አፕወርክ እንደ ፋይበር። ፌስቡክ አድቨርታይዜሽን አይነቶችን ፌስቡክ አድቨርታይዜሽን እንደውም። የሁለት ሰዓት ቀጥታ ለሁለት ሰዓት ያህል የሚደረግ የኦንላይን ስልጠና ላይ ስምንት መቶ ሰማንያ ብር ከፍዬ የሁለት ሰአቱን ፕሮግራም ሰልጥኜያለሁ። ሌላው እየሰረለጠንኩ ያለሁት ቪዲዮ ኤዲተር። ምክንያቱም ቪዶ ቪዶ ኤዲተር አሁን በአለም ላይ ዋናውን የገቢ ምንጭ ዋናውን አብዛኛውን ስራ የያዘ ቪዲዮ ኤዲተር ነው። ለመሰልጠን እየሞከርኩ ነው እርግጥ በስልክ ስለሆነ ብዙም አይደለም። ወደፊት ደህና ላፕቶፕ የጌምስ ላፕቶፕ የሚባል እስከ ሰማንያ ሺህ ዘጠና ሺህ የሚደርስ ጌምስ ላፕቶፕ አለ። እሱን ገዝቼ በደንብ ለመሰልጠን አቅጃለሁ። እና እነዚህን እነዚህን ስልጣን እየወሰድኩ ነው

አዎ ከስራ ሰዓት በደንብ ከስራ ሰዓት መሃል በደንብ ነው የምሰራው። እዛም ሳራ አብዛኛውን ስራዬ ከ ከሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል ነው ከዛ አስራ አንድ ሰዓት ተኩል ወጥቼ ወደ ቤቴ ነው። የምሄድ አንድ ሰዓት አንድ ሰዓት ከአስር ይፈጃል መንገዱ ከዛ እስከመጣ ድረስ የርፎኔን አድርጌ በቃ አለ መሰልጠን ካለብኝ የምሰለጥነው ነገር የምከፍተው አካውንት ካለ ስለዚህ አካውንት ሰርች እያደረኩ ቢዶ እያየሁ እሰለጥናለሁ። ፍርል ሊያንስን በዴምፕ ሰርች አደርጋለሁ ለምሳሌ አፕወርክ ላይ ገብቼ ምን አይነት ስራ እንደተለቀቀ አፕላይ ለማድረግ እነዛን ስራ እፈልጋለሁ። በቃ ከስራ መልስ ስመጣ ስራ ከሌለኝ ከስራ በኋላ መጽሐፍ አንባልሁ። መጽሐፍ ሳነብ ይሆን በቃ ደስታ አለው ጭንቅላት በጣም ነው የሚበስል ማገናዘብ በጣም ነው ሀይለኛ በተለይ መጽሐፍ በማጠናበት ጊዜ ከዛ በፊት የነበረውን አይተህ አሁን ያለውን አይተህ በቃ ወደፊት ምን እንደሚሆን ለመገመት በጣም ቀላል ነው በጣም ወደፊት የሚሆነውን ነገር ስትገምት ደግሞ ለመዘጋጀት በጣም ትጥራለህ። ሁሉም ምሳሌ የኢትዮጵያ የኑሮ ሁኔታ በጣም የናራ ነው በጣም እየከበደ ነው ያለው የኑሮ ነገር ስለዚህ አይነት ገቢ እንዲህ መኖር እንዳለበት ትረዳለህ ምንም መጽሐፍ ስታነብ ቅደም በምን ይኖሩ እንደነበሩ ስታነጻጽር አሁን በምን እንደሆነ እየኖርን እያለ ስታነጻጽር በቃ ወደፊት የሆነ ነገር መኖር እንዳለበት ትረዳለህ። በቃ ብዙ ነገሩ

ጥያቄው ማቅረቢያ ማድረግ ትችላለህ ወይ? ነው የሚል እኔ እንደ እኔ እንደተረዳሁት ማቅረቢያ ማድረግ ማለት የሆነ የአይን መነፅር ሊሆን ይችላል፤ የአይን ማጉያ ሊሆን ይችላል፤ ሩቅ ላይ ያለን ነገር ለመመልከት ማቅረቢያ ነገር ትጠቀማለህ ወይ ነው? አልጠቀምም፤ አሁን ጋር ያለኝ ከእድሜም አንፃር ገና ወጣት ከመሆኑም አንፃር፤ የአይን እይታዬ በጣም በቃ በትክክለኛው በጣም በሃይለኛው ላይ ነው፤ የአይን እይታም ከሩቅ የማየት፤ ከቅርብ የማየት፤ ችግር የሚያጋጥም እድሜ በገፋ ቁጥር ነው የዛን ጊዜ ነው የአይን ማቅረቢያ። አብዛኛው ሰው የሚያድርግ እና ለጥያቄው ያይን ማቅረቢያ ማድረግ አልችልም አሁን፤ ምክንያቱም፣ በቃ ምንም ነገር ጉዳት ስለሌለ በደንብ አያለው፤ በደንብ ከሩቅም፣ ከቅርብም ነው የማየው፤ ስለዚህ ምንም መቅረቢያ አላደርግም፤